አዎ በምንጣፍ ላይ መቀመጥ እችላለሁ። በምንጣፍ ላይ መቀመጥ የሚሰጠኝ ስሜት ሰላምና እረፍት ነው ምንጣፍ ለሰውነት ሙቀት ይሰጣል። በተለይ በቀዝቃዛ መሬት ላይ ሲሆን ደግሞ ከቅዝቃዛ ይጠብቃል። በማታ በጠዋትም ወይም በማታ ሰዓት ላይም ስቀመጥ ሰውነቴ ይዝናናል ማለት ነው። ይህ የሰውነት እረፍት ከአእምሮ እረፍት ጋር ተያይዞ ይመጣል አስተሳሰብ ይረጋጋል። ግፊቴም እንዲቀንስ ያደርግልኛል ማለት ነው። በምንጣፍ ላይ መቀመጥ ባህላዊ ይዘት አለው። በኢትዮጵያ ብዙ ቤቶች ውስጥ ምንጣፍ ብቻ እንጂ እቃ የሌለው መቀመጫ አይቆጠርም። እንግዶች ሲመጡ ምግብ ስቀርብ ቡና ሲፈለ ውይይት ስካሄድ ሰዎች በመንጣፍ ላይ ተቀምጠው መነጋገር የተለመደ ነው ማለት ነው። ይሄ እኩልነትን ያሳያል ሁሉ በአንድ ደረጃ ላይ ይቀመጣሉ ማለት ነው። በምንጣፍ ላይ መቀመጥ ለጤና የሚያገለግል ጎን አለው። እግሮችን ማጣጠፍ እና ጀርባን ቀጥ ማድረግ አካልን ለመንቀሳቀስ ያበረታታል። ረጅም ጊዜ ወንበር ላይ ከመቀመጥ ይልቅ አንዳንድ ጊዜ በምንጣፊ ላይ መቀመጥ ጀርባና ለእግራችን ጡንቻ እርዳታ ያደርጋል ማለት ነው። ነገር ግን አቀማመጥ መጠን አለው ትክክለኛ መቀመጥ ካልሆነ መድከም ሊኖር ይችላል ማለት ነው። በምንጣፍ ላይ መቀመጥ ለማህበራዊ ግንኙነት ጠቃሚ ነው ሰዎች በአብሮነት ሲቀመጡ ውይይት ይቀላቀላሉ መረዳትና መተማመን ይጨምራል ማለት ነው። ልጆች ከአዋቂዎች ጋር በቀላሉ ይቀመጣሉ ትምህርት መስጠት ለመስጠትም ይቀላል ማለት ነው። ሌላው በምንጣፍ ላይ መቀበል ለልጆች በጣም ተስማሚ ልጆች በመንጣፍ ላይ በነጻነት ይንቀሳቀሳሉ ይጫወታሉ ከወንበር ላይ ከአልጋ መውደቅ የሚመጣ አደጋንም እንዲቀንስ ይረዳል ማለት ነው። ስለዚህ ደህንነታቸው ይጠበቃል ማለት ነው። በቤተሰብ ውስጥ ልጆች ከአውቂዎች ጋር በአንድ ምንጣፍ ላይ መቀመጣቸው የፍቅርና የቅርብ የቅሪረብነትን ስሜት እንዲበረታታላቸው ያደርጋል። በመንጣፍ ላይ መቀማት ቦታን ይቆጥባል ትንሽ ቤት ውስጥ ብዙ እቃ የሌላቸው ክፍሎች ውስጥ ወንበር ጠረጴዛ ማስገባት ከባድ ሲሆን ምንጣፍ ግን ቀላል ተግባራዊ ማለት ነው። ቦታው ለመንቀሳቀስ ይከፍታል ክፍሉም የተስፋፋ ስሜት ይሰጣል ማለት ነው። ሌላው ምንጣፍ ላይ መቀመጥ ለመንፈሳዊነት ለማስተዋል ተግባሪ ይመቻል ማለት ነው። ጸሎት ለማድረግ መጽሐፍ ቅዱሶችን ለማንበብ ስለራስ ማሰብ ሲፈልግ ሰው በምንጣ ላይ መቀመጥ የሚያረጋጋ አካባቢን ይፈጥራል ማለት ነው። ዝምታን ቀላልነት አይምሮ ያቀርባል የምንጣፍ ንጽህና በጣም አስፈላጊ ነው። ስለሆነም በምንጠፍ ላይ ሰው ሲቀመጥ ቦታው ንጹህ መሆን አለበት መደበኛ መንጠባጠብ መታጠብና መያዝ ካልተደረገ አቧራና ተባዮችን ልሰበስብ ይችላል ማለት ነው። ንጹህ ምንጣፍ ግን ጤናማና ደስ የሚል መቀመጫ አለው ማለት ነው። በምንጣፍ ላይ መቀመጥ ወጪን ይቀንሳል ውድ ወንበር ሶፋ መግዛት ካልቻለ መንጣፍ በቀላሉ የሚገኝ መፍትሄ ነው። በኢትዮጵያ ብዙ ቦታዎች የአካባቢ ምንጣፎች በተመጣጣኝ ዋጋ ይገኛሉ ማለት ነው። በምንጣፍ ላይ መቀመጥ ቀላል ነገር ቢመስልም በህይወታችን ውስጥ ትልቅ ቦታ ያለው ልምድ ነው ሰውነት ያሳርፋል አይምሮን ያረጋጋል። ማህበራዊነትን ያጠናክረል እኔ ለራሴ በምንጣፍ ላይ መቀመጥን እንደ ቀላል ነገር አላየሁም እርሱ የህይወት ቀናችንን የሚያስውብ ትንሽ ነገር ነው ማለት ነው። እኔ በምጠፍ ለይ መቀመጥን እወዳለሁ ምክንያቱም ሰላም ይሰጠኛል ባህሌን ያሳስብልኝን ከሰዎች ጋር ቀድሞ እንድኖር ያግዘኛል። አንዳንድ ጊዜ ወንበር ቢያስፈልግም በብዙ ሁኔታዎች ምንጣፍ ላይ መቀመጥ ተፈጥሮአዊ እና አስደሳች እረፍት እና ልምድ እንዲኖረኝ ያደርጋል ማለት ነው። አዎ እኔ ብዙ ጊዜ በምንጣፍ ላይ ነው የምቀመጠው

እኔ የምችለው ቋንቋ ሁለት አይነት ቋንቋ ነው የምችለው ከእነዚህ ቋንቋ ውስጥ አማርኛ እና እንግሊዘኛ ነው ማለት ነው አማርኛ የአፍ መፍቻ ቋንቋዬ ነው ያው በኢትዮጵያውያን የተለያዩ ቋንቋዎች አሉት ከእነዚህ ቋንቋዎች ውስጥ አማርኛ የስራ ቋንቋ የመግባቢያ ቋንቋ ነው ማለት ነው አብዛኛው የማህበረሰብ ክፍል አብዛኛው ህዝብ የአማርኛ ቋንቋ ተናጋሪ ነው ይሄ የአፍ መፍቻ ቋንቋዬ ነው ያው በተፈጥሮ በልምድም የመጣ ቋንቋ ነው ማለት ነው ብዙ ጊዜ በዚህ ቋንቋ አጠቀምበታለሁ ሀገራችን ኢትዮጵያ ላይ ብዙ ሰው የሚጠቀምበት ቋንቋ ነው ማለት ነው ሌላው ሁለተኛ ቋንቋው እንግሊዘኛ ቋንቋ ነው የእንግሊዘኛ ቋንቋ ያው በቆይታ በትምህርት የመጣ ቋንቋ ነው ማለት ነ፤ ይህ ቋንቋ ደግሞ በአለም አቀፍ ደረጃ ተፈላጊና ዋነኛ ቋንቋ ሲሆን ይህንን ቋንቋ የለመድኩት ያመጣሁትም ያው በትምህርት ተምሬ ያው አብረውኝ ከሚኖሩ ሰዎች ጋር ብዙ ጊዜ በማውራት በ መነጋገር የመጣ ቋንቋ ማለት ነው ስለዚህ እኔ የምችለው ቋንቋ ሁለት አይነት ቋንቋ ነው የምችለው።

እኔ በተረዳሁት መንገድ አዎ ማቅረቢያ ማድረግ እችላለሁ ማቅረቢያ ቢያንስ በቤት ውስጥ በሚገለገልበትና በምጠቀምበት ነገር በሚለው ርዕስ ላይ ማቅረብ እችላለሁ ማለት ነው አዎ እችላለሁ። የተለያዩ ቤቴ ውስጥ የምጠቀምበት ማቅረቢያዎች አሉኝ ከእነዚህ ማቅረቢያዎች መንገድ ውስጥ የመጀመሪያው ምግብ ለማቅረብ የምጠቀምባቸው ማቅረቢያዎች አሉኝ ማለት ነው። እነዚህ ማቅረቢያዎች ምግብ ከመመገቤ በፊት ለምግብ የሚሆኑ ማንኛውንም የምግብ ነክ ነገሮችን የማቀርብበት ካለኝ ማለት ነው። ይሄ ማቅረቢያ የተለያዩ ምግቦችን ቤት ውስጥ ሳዘጋጅ የምፈልጋቸውን ምግቦች አንድ ላይ ቀላቅዬ ከማቅረብ በየ አይነት ለማቅረብ ይረዳኛል ማለት ነው። ሌላው እንደዚህ መጠጦችንም በተመሳሳይ ማለት ነው ያው መጠጦች የተለያዩ መጠጦች ሊኖሩ ይችላሉ ለስላሳ መጠጦች ውሃዎች አሉ እነዚህም ራሳቸውን የቻለ ማቅረብያ አላቸው ማለት ነው። ስለዚህ እነዚህ የምግብና የውሃ ማቅረቢያዎች አሉ ሌላው እነዚህ ትኩስ ነገር ለመ ለመጠጣት የማቀርብባቸው ማቅረቢያዎች አሉ። የተለያዩ ጣፋጭ ነገሮችን ለምሳሌ ኩክሶችን ኬኮችንም የማቀርብባቸው ማቅረቢያዎች አሉኝ። እንደዚሁም አትክልትና ፍራፍሬ የማቀርብበትም ማቅረቢያዎች አሉኝ ማለት ነው። እነዚህ ቤት ውስጥ የምጠቀምባቸው ለም ለምግብና ለመጠጥ ነገር የሚሆኑ ማቅረቢያዎች ናቸው ማለት ነው። ስለዚህ አዎ በማቅረቢያ ማድረግ እችላለሁ

አዎ እኔ በመስመር ላይ ገዢ ነኝ ያው አሁን ያለንበት ጊዜ። ብዙ ጊዜ በዲጂታል የገበያ መንገድ ነው ሰው ብዙ ነገር የሚገዛው። ዘመኑም ተሻሽሏል የሚፈልገውን ነገር በሚፈልገው አይነት ዋጋ በባ ባለው በአቅሙ ብዙ ነገር የሚገዛበት ጊዜ ላይ ነው ያለነው ስለዚህ ያው እኔ ብዙ ነገሮችን ከመስመር ላይ እገዛለሁ። ያው ከመስመር ላይ ብዙ አይነት ነገሮች እሸጣለሁ በአሁን ሰዓት ማንኛውም ነገር የምንፈልጋቸው ነገሮች። ቀጥታ መስመር ላይ ይሸጣሉ ይሄንንም ያው በኢንተርኔት የምፈልገውን የተለያዩ ሽያጭ ዲጂታል ሽያጭ መሸጫ ሱቆች አሉ እነዚህ ሱቆች ላይ የምፈልጋቸውን ነገሮች። ቁጭ ብዬ ያው ቤቴ ባለሁበት የትም ቦታ ብሆን የምፈልጋቸውን እቃዎችን እመርጣለሁ የመረጥኳቸውን እቃ ያው ዋጋው ተመጣጣኝ መሆኑን በደንብ አድርጌ ካየሁ በኋላ የምፈልገውን ነገር አዛለሁ ማለት ነው። ያ የፈለኩትን እቃ ገዝቼ ያው ባለውበት ቦታ እንዲመጣልኝ አደርጋለሁ ማለት ነው። ያው ይሄ ነገር በመስመር ላይ መግዛቴ ብዙ ጊዜ ብዙ ነገር ጠቅሞኛል ማለት ነው። ከእነዚህ ጋር ከጠቀሙኝ ነገሮች ዋናው የመጀመሪያውን ጊዜየን ቆጥቦልኛል ማለት ነው። የትም ቦታ ገበያ ሄጄ የምገዛበትን ጊዜ ቤቴ ቁጭ ብዬ ያለሁበት ድረስ ይመጣልኛል ማለት ነው። ይሄ ደግሞ ጊዜዬን ቆጥቦልኛል ሌላው ሁለተኛው ጉልበቴን ነው ይቆጥብልኛል ማለት ነው። ሄጄ ገበያ ሄጄ የምገዛበትን ጉልበት አላባክንም ቤቴ ሆኜ ባለሁበት ቦታ ይመጣልኛል ማለት ነው። እነዚህ ገበያ በመስመር ላይ መግዛቴ ከሚሰጡኝ ጥቅሞች ዋናው ነው። ከዚያም ውጪ ደግሞ ከመስመር ላይ መግዛት ብዙ ችግሮችም አሉት ያው ብዙ ጊዜ ከመስመር ላይ የሚሸጡ እቃዎች ያው ለእኛ የሚያሳዩንና እኛ ጋር ግን ሲደርስ እቃው የተለያየ አይነት እቃ ነው የሚሆነው ይሄ ደግሞ ብዙ ችግሮች አሉ። እኔ ለምሳሌ ከ አሊ ኤክስፐርስ ላይ እንደዚህ ኦንላይን እንደ እቃ አዝዤ ገዝቻለሁ ግን ስገዛ አዎ ስዕል ላይ ማለት በምስል ላይ ያየሁትና እኔ ጋር ሲደርስ ግን እቃው ጭራሽ አይገናኝም። ልከውልኛልም ከአንድ ሁለትም እቃ የተበላሸ እቃ ነው የላኩልኝ ያ እነዛ ያው ከአገልግሎት ውጪ ሆኜ የከሰርኩበት ጊዜ አለ። እንደዚህም በዛው ልክ ደግሞ ታማኝና ደንበኛ በአግባቡ የሚያስቀ የሚያስተናግዱ ሰዎች አሉ እንደዚሁም ደግሞ እንደዚህ አይነት ችግሮች ብዙ ጊዜ ያጋጥማል። ስላለ ስለዚህ ያው መስመር ላይ እቃ እገዛለሁ ግን ጠቃ የሚጠቅመን የሚጎዳም ነገር አለው ማለት ነው። በጥንቃቄ የምንገዛውን ነገር ስንገዛ በተለይ በጥንቃቄ አይተን መግዛት ያለብን ማለት ነው። ስለዚህ አዎ በመስመር ላይ መግዛት እችላለሁ ገዢም ነኝ ብዙ ጊዜ ከመስመር ላይ እቃዎችን እገዛለሁ ማለት ነው።

አዎ የደንበኛ እርካታ አውቃለሁ የደንበኛ እርካታ ማለት ደንበኛ ከተቀበለው አገልግሎት ከገዛው እቃ ጋር ያለው የስሜት እና የግምገማ ደረጃ ነው አጭር በመናገር ደንበኛ የጠበቀውን ነገር አግኝቻለሁ እንዲል ወይም ብሎ ራሱን ሲጠይቅ የሚሰማው መልስ ነው ማለት ነው። ዛሬ በገበያ ውድድር ውስጥ ኩባንያዎች እቃ ወይም ዋጋ አያወዳደሩም የተሻለ ደንበኛ ልምድ ይወዳደራሉ ስለዚህ የደንበኛ እርካታ መጣ የድርጅት ስኬትን በቀጥ ይወስናል ማለት ነው። የደንበኛ እርጋታ በሶስት ዋና ዋና ነገሮች ላይ ይመሰርታል። የመጀመሪያው የደንበኛ ጠባቂ ግቡ የደንበኛው ከመግዛት በፊት የሚጠብቀው ነው። ሁለተኛው የተቀባለው አገልግሎት ወይም እቃ ሊሆን ይችላል። ሶስተኛው ደግሞ ንግግርና እርምጃ ነው። ከጠበቀ በላይ ካገኘ እጅግ እርካታ ነው ከጠበቀው ጋር ተመጣጣኝ መደበኛ እርካታ ይባላል። ከጠበቀው በታች ደግሞ እርካታን ያው ዝቅተኛ ነው ማለት ነው። የደንበኛ እርካታ አስፈላጊነት በድርጅት ውስጥ የመጀመሪያው የደንበኛ ታማኝነትን ይጨምራል። የገቢ መጠን ይጠናከራል የገበያ ስም ይገነባል የማስታወቂያ ወጭንም ይቀንሳል ማለት ነው። ይህ ማለት በድርጅት ውስጥ የደንበኛ እርካታ አስፈላጊነት ነው ማለት ነው። በደንበኛ ላይ ደሞ ስናየው የተሻለ ልምድ ያገኛል እምነት ይገነባል የጊዜና የገንዘብን ይቆጥባል ማለት ነው። የደንበኛ እርካታ የሚያመለክቱ አጋራቶች አንደኛ አገልግሎት ጥራት ፈጣንነት ትክክለኛና ክብር ነው የእቃ ጥራት ጠንካራና ውጤታማነት ነው። ዋጋና እሴት ዋና ከሚባለው ጥቅም ጋር መመጣጠን ሌላው መገናኘት ወይም ግድጽነት መልስ ወይም ፍጥነት ነው። እሺ ሌላው ቅሬታ ፈጣንና ትክክል መፍትሄ ሲሆን ሌላው ወደ ሰራተኛ ባህሪ ተህትና ትዕግስትና ባለሙያነት ነው ማለት ነው። የደንበኛ እርከታ መለኪያዎቹ ብዙ ናቸው የመጀመሪያው እርከታ ምን ያህል ነው የሚለው ነው? ሌላው ደግሞ ሌሎችን መምከር ነው። አስተያየትና ቅሬታ ምክር ነው የደንበኛ መመላለሻ ወይም ዳግም መግዛት የመሳሰሉ ናቸው። የደንበኛ እርካታ ለማሻሻል እምንጠቀማቸው መንገዶች አንደኛ ደበኛን በጥሩ መልክ ማዳመጥ ነው። ሁለተኛ ተስፋ ከሚችሉት በላይ አለመስጠት ነው። ሰራተኞችን ስልጠና መስጠት ቅሬታን እንደ እድል መመልከት ነው። ቀጣይነት ያለው ክትትል መኖር አለበት ማለት ነው። በአጠቃላይ የደንበኛ እርካታ በተለይ የንግድ ዋናው መሰረት ነው። ደንበኛ የተደሰተ ከሆነ ንግድ ይቆያል ካልተደሰተ ግን ንግዱ በአጭር የመቀጨት ሁኔታ ይኖረዋል ማለት ነው። ስለዚህ ድርጅቶች እርካታን እንደተጨማሪ ስራ ሳይመለከቱ እንደዋና ስትራቴጂ መውሰድ ያስፈልጋቸዋል ብዬ አስባለሁ።

በድን ቋንቋ ታምናለህ የሚል ይሄ ጥያቄ ግልጽ ሊሆንልኝ አልቻለም ስለዚህ አልተረዳሁትም ማለት ጥያቄው ግልጽ አይደለም በድን ማለት። በእኛ ቋንቋ በዚህ ባለው በአማርኛ ቋንቋ ይሄንን በድን የምትለዋን ልረዳው አልቻልኩምና ይቺን ጥያቄዋን አልተረዳሁትኝም።

የምወደው መጠጦች እኔ ብዙ ኣይነት መጠጦች አሉ ከእነዚህ መጠጦች ውስጥ የመጀመሪያው ሻይ ነው ሲቀጥል ውሃ አለ ከዛ ደግሞ ወተትም አለ ማለት ነው። መጠጥ በየቀኑ ህይወታችን ውስጥ ትልቅ ቦታ አለው ከውሃ ጀምሮ እስከ ቡና ሻይ ወተት የፍራፍሬ ጭማቂዎች እና ሌሎች መጠጦች ድረስ ሶዎች የሚመርጡት መጠጥ እንደ ግለሰቡ ፍላጎት ይለያያል ማለት ነው። እኔ ግን በተለይ ሻይ እወዳለሁ። ሻይ ቀላል ነው ማንኛውም ጊዜ ሊጠጣ ይችላል ሰውን ሰውነትን የማያደክመው ጠዋት ሲሆን አይምሮን ያነቃቃል ከሰአት በኋላ ደግሞ ያው እረፍት እንዲሰማን ያደርጋል ማለት ነው። በተጨማሪ ሻይ ከብዙ መጠጦች ጋር ሲነጻጸር ጤናማ መጠጥ ነው። ብዙ አይነት የሻይ አይነቶች አሉ እነዚህ የሻይ አይነቶች ደግሞ እኔ የምወዳቸው የሻይ አይነት አይነቶች ጥቁር ሻይ አረጓዴ ሻይ እና እነዚህ የትክልት ሻይ ናቸው። የትክልት ሻይ ለምሳሌ ከዝንጅብል የሚዘጋጅ ማለት ነው ከእነዚህ መካከል በብዙ ጊዜ ጥቁር ሻይ ደግሞ የበለጠ እመርጣለሁ እሱም በጣም ይስማማኛል ሽታውም ያርካኛል ማለት ነው። ሻይ ብቻ የሚጠጣ መጠጥ አይደለም ሰዎችን የሚያቀራርብ መጠጥ ነው በጓደኛ ጋር ቁጭ ብሎ ሻይ መጠጥ መጠጣት ውይይትን ያጠናክራል ግንኙነትን ያሻሽላል። ብዙ ጊዜ ሰዎች ሻይ እንድንጠጣ ብሎ ይጋብዙናል ያው ይጋብዙኛል እንገናኛለን ረጅም ሰዓት ተቀምጠን ሻይ እያልን ሻይ ቡና እያልን እየጠጣን ብዙ ጊዜ ግንኙነታችንን እናጠነክራለን ማለት ነው። ለሻይ ለጤና ብዙ ጥቅሞች አሉት ከእነዚህ ጥቅሞች መካከል የመጀመሪያው ሰውነትን እንዳያሳርፍ ያደርጋል። የማስታወስ ችሎታችንን ያሻሽልናል እንደው ጭንቀትን ይቀንስልናል ማለት ነው። በተለይ ሳይነዛዘር በመጠን ሲጠጣ ሻይ ለሰውነታችን ጠቃሚ ነው ማለት ነው። በአጠቃላይ ሻይ ጣፋጭና ጤናማ ነው ማህበራዊ ግንኙነት ያጠናክራል በቀኑ ማንኛውም ሰዓት ሻይ መጠጣት ሰውን ያስደስታል እንደዚሁ አይምሮንም ያሳርፋል ማለት ነው። ሌላው የምጠጣው የምወደው መጠጥ ውሃ ነው። ውሃ ህይወት ያለው ነገር ነው። ሰው ያለ ውሃ ሊኖር አይችልም ሰውነታችን በከፍተኛ መጠን ውሃን ይፈልጋል ማለት ነው። ስለዚህ በየቀኑ በቂ ውሃ መጠጣት አስፈላጊ ነው ብዬ አስባለሁ። የውሃ ጥቅማ ጥቅማችን አንደኛ ሰውነትን ሁዳችንን ያጠራልናል የመፍጨት ሂደቶችን ያሻሽልናል ሙቀትን ይቆጣጠርናልና እና ድካምን ይቀንሳል ማለት ነው። በተለይ ጠዋት ሲነሳ ስነሳ ውሃ ስጠጣ ሰዉነቴ እንደገና እንዲነቃቃ ያደርግልኛል ማለት ነው። ስለዚህ ውሃ ህይወት ነው። ያው በቀን ውስጥ ከ ሁለት ሌትር እስከ ሶስት ሊትር ውሃ እጠጣለሁ ማለት ነው። ሌላው የምንወደው መጠጥ ወተት ነው። ወተት የሃይልና የእድገት ምንጭ ነው። ወተት በተለይ ለህፃናት ለወጣቶች በጠቃሚ መጠጥ ነው። ውስጡ ካርሴም ፕሮቲን እና ቫይታሚን አሉት የወተት ጥቅሞች እጥንትን ያጠናክራል ጡንቻን ያበረታታል ለእድገት ይረዳልና ሰውነትንም እንዲህ ያጠናክራል ማለት ነው። ብዙ ሰዎች ወተት ብቻ ይጠጣሉ ሌሎች ደግሞ ከሻይ ወይም ከቡና ጋር ያዋህዱታል ማለት ነው። እኔም ያው ብዙ ጊዜ ከሻይ ጋር አዋህጄ እጠቀማለሁ ማለት ነው። ውሃና ወተሲ ሲነጻጸሩ ውሃና ወተሲ ሁለቱም ጠቃሚ መጠጦች ናቸው። ነገር ግን ተግባራቸውን ይለያያል ውሃ ሰውነትን ያጠራል። ወታት ኃይልና ንጥረ ሀይል እና ጥንካሬን ይሰጣል ማለት ነው። ስለዚህ በየቀኑ ሁለቱንም በመጠጣት የተመጣጠነ ጤና ያመጣልኛል ማለት ነው። በተለያየ ጊዜያት መጠጣት አስፈላጊ ነው ውሃ ጠዋት መጀመሪያ ብንጠጣ ይመከራል ማለት ነው። ቀኑ ውሃ ብዙ ጊዜ መጠጣት እንደገና ማታም ትንሽ ወተት መጠጣት ለእረፍት ይረዳልና ማለት ነው። በአጠቃላይ ውሃና ወተት ለሰውነት አስፈላጊ መጠጦች ናቸው። ውሃ የህይወት መሰረት ሲሆን ወተት ደግሞ የሃይልና የእድገት ምንጭ ነው ማለት ነው። ስለዚህ ሁለቱም በመጠጣት ጤናማ ህይወት እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ እነዚህ ከላይ የዘረዘርኳቸው ሶስት መጠጦች ለኔ የምወዳቸው መጠጦች ናቸው ሻይ ውሃና ወተት ማለት ነው።

አዎ በእጅ የሚሰራ ስራ አደርጋለሁ። በእጅ የሚሰራ ስራ ማለት ሰው እጆቹን እና አይምሮውን ተጠቅሞ በፈጠራ መንገድ የሚሰራው ስራ ማለት ነው። ስራ በእጅ ብቻ ብዙ ጊዜ የሚከናወንና የሚደረግ ነው። ነገር ግን በማሽንም ሊደረግ ይችላል። ግን በእጅም መስራት የምንችለው ስራ ማለት ነው። እኔ በእጅ የምሰራው ብዙ ስራዎች ማድረግ እችላለሁ ማለት ነው። ከእነዚህ ውስጥም ለመጀመሪያ ልብስ በእጄ ማጠብ እችላለሁ። ቤት አጸዳለሁ። እቃዎችን ለምሳሌ የተለያዩ እነዚህ ቀለል ያሉ ትናንሽ የተሰበሩ ወይም ጥገና የሚፈልጉ እቃዎችን መጠገን እችላለሁ። እንደዚሁም የእጅ ስራዎችን እሰራለሁ። እነዚህ የእጅ የአልጋ ልብስ ለተለያዩ ለሶፋ ልብስ የሚሆኑ እነዚህ አይነት ስራዎችን በእጄ እሰራለሁ ማለት ነው። በእጅ ስራ የሚሰራ ስራ ብዙ ጥቅሞች አሉት። ከእነዚህ ጥቅሞች መካከል የምናደርገው የምንሰራውን ስራዎች እንያበረታታናል። አይምሮን ያስተካክላል። ያ ማለት አይምሮዎችን ብዙ ጊዜ በፈጠራ ስራ ስራዎችን እንዲሰራ ያደርግልናል። ፈጠራን ያበረታታልናል ማለት ነው። ድካም ምንም ይቀንስልናል። እንደዚሁም በራሳችን መተማመን እንዲኖረን ያደርገናል ማለት ነው። አንድ ስራ በእጅ ሲጨረስ ሰው የሚሰማው ደስታ ልዩ ነው። ስለዚህ በራሳችን እንድንተማመንና የራሳችንን ብቃት እንድናጠናክር ያደርገናል። ምን ያህል ብቃት እንዳለን በእጃችን እየሰራን ምን ያህል ችሎታ እና አቅም እንዳለን በራሳችንን እየተማመንን ስራዎችን እንደምንሰራ ያደርገናል ማለት ነው። በእጅ ስራ እና ቴክኖሎጂን ያው ብዙ ጊዜ ስናመዛዝን ዛሬን ቴክኖሎጂ ቢያድግም በእጅ የሚሰሩ ስራዎች አስፈላጊነታቸው አላጣም ማለት ነው። አንዳንድ ስራዎች በማሽን ሊተካ አይችሉም። የእጅ ክንውን ምን የእጅ ክንውን ፈጠራ ያስፈልጋቸዋል ማለት ነው። ያው የእጅ ስራ ሲሰሩ ብዙ ችግሮችና መፍትሄዎች ይኖሩታል። በእጅ ስራ ሲሰራ ድካምና ጊዜ ማጣት ሊኖር ይችላል። ነገር ግን በመግባባት በመደራጀት እና በመለማመድ እነዚህ ችግሮችን መቀነስ ይቻላል ማለት ነው። ይህ ማለት ያው በእጅ ሲሰራ ብዙ ጊዜ ብዙ ድካምና ጊዜ የሚፈጅ ነገር ነው። ነገር ግን ያው ከበግሩፕ በቡድን እነዚህ ስራዎች በሚሰሩ ጊዜ ግን ቀላልና ፈጣን ይሆናሉ ማለት ነው። ስለዚህ ይሄ ደግሞ ድካምንም ይቀንሳል። ጊዜ ከማባከንም የጉልበታችንም ከማባከን እነዚህ በጋራ በሚሰሩ ስራዎች ጊዜያችንን እና ጉልበታችንን መቆጠብ እንችላለን ማለት ነው። በአጠቃላይ በእጅ ስራ ለሰው ህይወት አስፈላጊ ነው። እጅ እኔ በእጅ ስራ መስራት እችላለሁ፤ እናወዳለሁ። ምክንያቱም ትዕግስትን ፈጠራና በራስ መተማመኔን ያጎለብትልኛል። ጠንካራ እንደወርም ያደርገኛል ማለት ነው። አይምሮዬ ብዙ ነገሮችን እንዲሰሩ አይምሮዬ ብዙ ነገሮችን ፈጠራ እንዲፈጥሩ ይረዳኛል ማለት ነው። ስለዚህ ሰዎች ብዙ ጊዜ በእጅ ስራ የመስራትን ልምድ ቢያካብቱ ጥሩ ነው ብዬ እመክራለሁ ማለት ነው። ስለዚህ አዎ በእጅ የሚሰሩ ስራዎችን ብዙ ስራዎችን ማድረግ እችላለሁ።

እኔ መዋቢያ አልጠቀምም ነገር ግን ለቆዳዬ መንከባከቢያ የሚሆነው ቅባቶችን እጠቀማለሁ ማለት ነው። ከእነዚህ የምጠቀማቸው ቅባቶች ውስጥ የመጀመሪያው ቫይታሚን ሲ ነው። ቫይታሚ እርጅና መከላከያ ስለሆነ ብዙ ጊዜ ቆዳዬን ከእርጅና ለመከላከል ጠንካራና ውብ እንዲሆን ቫይታሚን ሲ እጠቀማለሁ ማለት ነው። ሌላው ደግሞ የምትጠቀመው ሳን ስክሪን ነው ሳን ስክሪን ያው ፀሀይ መከላከያ ነው። ይሄ ፀሀይ መከላከያ ፀሀይ ቆዳ በፀሀይ እንዳይጎዳ በፀሀይ ጨረር እንዳይጎዳ ለማድረግ ስል በየሁለት ሰዓቱ ሰን ስክሪን እቀባለሁ ማለት ነው። እነዚህን ነው የምጠቀመው ሌላውን የምጠቀመው ደግሞ የተለያዩ ሎሽኖች እጠቀማለሁ። የሎሽን ቆዳዬ ደረቅ እንዳይሆን ቆዳዬን ለማለስለሻና ቆዳዬ ውብ እንዲሆንልኝ ስለምፈልግ ያንን እጠቀማለሁ እንጂ መዋቢያዎችን አልጠቀምም። ምክንያቱም እኔ በተፈጥሮአዊ መንገድ መዋብ አይነት ሰው ስለሆንኩኝ ማለት ነው። ስለዚህ ይሄ ደግሞ ለኔ ጠቅሞኛል ማለት ነው። ጊዜ ያው ጓደኞቼ አብዛኛው የስራ ባልደረቦቼ መዋበያ እቃዎችን ይጠቀማሉ። ከእነዚህ የሚጠቀሟቸው የተለያዩ ሜካፖች ኩሎች ሊቢስቲኮች እነዚህ ቀለም ያለው ሊቢስቲኮች እንደዚህ አይነት ነገር ይጠቀማሉ እኔ ግን ብዙም አልጠቀምም ማለት ነው። ከዛ ውጪ ለከምፈሬ እነዚህ ከለር የሌላቸው ቻፕስቲኮች አሉ እነሱን እጠቀማለሁ። ያ ደግሞ ቆዳዬ እንዳይደርቅ እና እንዳይሰንጣጠቅ ይረዳኛል ማለት ነው። እኔ እነዚህ አይነት ነገሮችን ነው ምጠቀመው። ከዛ ውጪ ለጥፍሬ ጥፍር ቀለም ምናምን ይሄ እኩል ማስካራ የቅድም ላይ እ ኩሎዎች የተለያዩ ሜካፖች አሉ ቀለሞች አሉ። እኔ ግን እነዚህ አይነት ነገሮችን ነው አልጠቀምም። ምክንያቱም በተፈጥሮ በተፈጥሮ እኔ ራሴ ውብ ስለሆንኩኝ ያው እግዚአብሔር ሲፈጥረኝ ውብ አድርጎ ስለፈጠረኝ ቆንጆ ስለሆንኩኝ እነዚህ መዋቢያዎችን አልጠቀምም። ያው ብዙ አይነት መዋቢያዎች አሉ እኔ አልጠቀምም። ያው ለጠረኔ ለምናምን ያው ሽቶ ስፕላሾችን እጠቀማለሁ። ይሄ ደግሞ ለቆንጆ ጠረን ስለሚጠቅም እነዚህ እንደዚሁም ደዱራንቶችን እጠቀማለሁ። ለብብት ስር ያው እነዚህ ለቆዳዬ ለጠረኔ ጥሩ ስለሆነ ጥሩ ሽታ እንደመኖረኝ ስለሚያደርጉ የተለያዩ ሽትሃዎችን እና ዱድራንቶችን እጠቀማለሁ። ከዛ ውጪ ግን ይሄ እኔ መዋቢያ እቃ በጭራሽ አልጠቀምም ማለት ነው።

እኔ ራሴን ከፀሀይ በተለያዩ መንገዶች ነው የምጠብቀው ማለት ነው አዎ እጠብቃለሁ ከተለያዩ መንገዶች እጠብቃለሁ ከእነዚህ መጠበቂያ መንገዶች የመጀመሪያው ብዙ ጊዜ ያው በጋ ሲሆን ፀሀይ ነው የሚሆነው ፀሀይዋ ትንሽ ትከብዳለች ሀይለኛም ስለሆነች ያው ፀሀይዋ ደግሞ በበዛች ቁጥር ለቆዳም ሆነ ለጤና ጥሩ ስለማይሆን ራሴን የምከለከልበት መንገድ የመጀመሪያው ብዙ ጊዜ ፀሀይ ላይ አልዞርም ማለት ነው ያው ያው አስቸጋሪ ሆኖ ግዴታ የሆነ ፀሀይ የምልበት ነገር ቢኖር የመጀመሪያው ጥላ እጠቀማለሁ ጥላ መጠቀም የማልችልበት ሁኔታ ካለድ ግን አብዛኛው ኮፍያዎችን እጠቀማለሁ ማለት ነው ይሄ ማለት ፀሀይ ይከላከልልኛል ማለት ነው ሌላው ፀሀይ ሲበዛ ፊቴ በተለይ ቆዳዬ ሊበላሽ ሊጨማደድ ስለሚችል ሰነስክሪን በየሁለት ሰዓት እጠቀማለሁ ማለት ነው ያው ሰነስክሪን መጠቀሜ ፀሀይ የፀሀይ ጨረርም ለመከላከል ይጠቅመኛል ማለት ነው ከዛ ውጪ ኮፍያዎችን እጠቀማለሁ፤ ዣንጥላዎችን እጠቀማለሁ ያ ካልሆነ ደግሞ ብዙ ጊዜ ፀሀይ ላይ ላለመዞር እሞክራለሁ ብዙ ጊዜ ፀሀይ የሌለበት ጥላ ቦታ ላይ ነው የምሰራው ስለዚህ በዛ መንገድ ነው ማለት ነው ብዙ ጊዜ ፀሀይን ከራሴ የምጠብቀው ማለት ነው ይሄ ደግሞ ለራሴ በተለይ ለቆዳዬ ጠቃሚ ስለሆነ በዚህ መንገድ ነው ራሴን ከፀሀይ የምጠብቀው ማለት ነው።

ወደ ስራ ስሄድ የምለብሰው ልብስ እንደየ ስራው አይነት ሊለያይ ይችላል እኔ በአጠቃላይ እኔ ንጹ የታጠበና የተተኮሰ ምቹ የሆነ ልብስ መልበስ እመርጣለሁ ማለት ነው። ያው ቢሮ ስራ ከሆነ የምለብሰው ሸሚዝ እና ቀሚስ አለ እንዳይ ለራሱ የተዘጋጀለት ቆንጆ ጫማ አለ ያው በቀደም የጸዳ ቆንጆ ጫማ አለ ከዛ ውጪ አንዳንድ ጊዜ አየሩ ሊቀያየር ስለሚችል የራሱን የቻለ እንደ ጃኬት ነገር አለ ያንን ጃኬት ደርቤ እለብሳለሁ ማለት ነው። ሌላው ወደ ስራ ስገባ የምለብሰው ልብስ እንደዚሁም ከቢሮ ውጪ የመስክ ሰራ ሲይኖረኝ ደግሞ ቀላል እና ጠንካራ ልብስ እለብሳለሁ እንደገና ደግሞ አደጋን መከላከል የሚችል ጫማ እንደዚሁም የተለያዩ ለጤና ችግር ሊፈጥሩ የምችልበት ቦታ ከሄድኩኝ እንደ ማክስ አይነት ነገር እጠቀማለሁ ማለት ነው። እነዚህ የምጠቀማቸው ነገር ለጤናዬም ለደህንነቴ ራሴንም ለመጠበቅ በጣም ይጠቅሙኛል ማለት ነው። ወደ ስራ የምለብሰው ልብስ ስነ ምግባሪያዊነቴና ንጹህ የተደረገ እና የሚመጥን ልብስ እለብሳለሁ ብዙ ጊዜ ያ ደግሞ ያንን ማድረጌ ደግሞ ለኔ በራስ መተማመኔ እና ጠንካራ ሰራተኛ መሆኔን የሚገልጽልኝ ነው ማለት ነው። ብዙ ጊዜ ልብሶቼን ስለብስ በተለይ ቢሮ በምገባበት ሰዓት የምለብሳቸው ሸሚዞች ጉርዶች እነዚህ በአግባቡ ታጥበው በአግባቡ የተተኮሱ ናቸው ማለት ነው መታጠባቸውና መተኮሳቸው ያው ለምለብሰው ልብስ ልዩ ውበት ይኖረዋል ማለት ነው። ስለዚህ ያው የቢሮ ልብስ በሚጋብበት ለብሼ በምገባበት ጽዳት መጠበቅ ግዴታ ስለሆነ ጽዳት ነው የተጠበቀና የተተኮሰ ልብስ ነው ብዙ ጊዜ የምለብሰው ማለት ነው። ይሄ ደግሞ በራስ መተማመኔን ጠንካራና ጎበዝ ሰራተኛ መሆኔን ያሳይልኛል ማለት ነው። በአጠቃላይ እኔ ወደ ስራ ስገባ እምለብሰው ልብስ ገብተው እንደ ስራው አይነት እንደ ቦታው እና እንደ ባህላችን መመጣጠን አለበት ብዬ አምናለሁ ልብስ ስነምግባርን ክብርን እና መተማመንን ይገልጻል ብዬ አምናለሁ። ስለዚህ ሁል ጊዜ ንጹህ የተተኮሰና ለስራው የሚመጥን ለስራው ምቹ የሆነ ልብስ መርጠን መልበስ አለብን ማለት ነው ይህ ደግሞ ለራሳችንም ሆነ ለድርጅቱ ጥሩ እይታ እንዲኖር ያደርጋል ማለት ነው። ስለዚህ አዎ እኔ በብዙ ጊዜ የምለብሳቸው ልብስ ኳሊቲያቸው የጠበቁ የጸዱና የተተኮሱ ላይን ማራኪ የሆኖ ለስራ አመቺ የሆኑ ዉብ የሆኑ ልብሶችን ነው እኔ ብዙ ጊዜ የምለብሰው ማለት ነው

አዎ እንደገና ጥቅም ላይ ማዋል አደርጋለሁ። ብዙ ጥቅም ላይ ማዋል የሚችሉ ነገሮች አሉ። እንደገና ጥቅም ላይ ማዋል ማለት አንድ ነገር አንድ ጊዜ ከተጠቀምን በኋላ መጣል ብቻ ሳይሆን ዳግም ለሌላ ጥቅም እንዲሆን ማድረግ ነው። ይሄ ማለት ደግሞ ተጠቅመን ብዙ ነገሮችን ብዙ እቃዎችን ተጠቅመን ከምንጥላቸው ሌላ አገልግሎት እንዲውሉ ማድረግ ማለት ነው። እንደገና ጥቅም ላይ ማዋል ምን ይጠቅማል ሲባል አንደኛ አካባቢ ለመጠበቅ ይረዳናል እንደገና ጥቅም ላይ መዋል ቆሻሻ ይቀንሳል። እቃዎችን በቀጥታ ካልጣርን መሬት ላይ ውሃና አየር ብክለት እንዳይከሰት ይረዳናል ማለት ነው። ለምሳሌ አሁን የፕላስቲክ እቃዎች እነዚህ የዘይት የተለያዩ የፈሳሽ ሳሙና የተለያዩ እቃዎች እነዚህን ከምንጥላቸው ወንዝን አካባቢ እንስሳ ላይ የአየር ሀይል የአየር ሁኔታ ላይ ብዙ አደጋ ላይ ሊያደርሱ ስለሚችሉ እነዚህን ነገር መልሰን ጥቅም ላይ ማለት ነው። ሌላው ገንዘብን መቆጠብ ነው ነገሮችን እንደገና መጠቀም ገንዘብ ይቆጥብልናል። አዲስ እቃ መግዛት ከማስፈለጉ በፊት ያንን መጠቀም ትልቅ ቁጠባ ነው። ይሄ በተለይ ለቤተሰቦች እና ለዝቅተኛ ገቢ ያላቸው ሰዎች ጠቃሚ ነው ማለት ነው። ለምሳሌ ዘይት ተጠቅመን ስንጨርስ የዘይት አይላንዶች ጀርካኖች አሉ። እነሱ ከሚጥሉ ተመልሰው ይታጠቡ፣ ይጸዱና ለውሃ መያዣ እና ለውሃ ማስቀመጫ አገልግሎት ይውላሉ ማለት ነው። ሌላው በቤት ውስጥ እንደገና ጥቅም ላይ መዋል በቤታችን ውስጥ ብዙ ነገሮች ዳግም ሊጠቅሙ ይችላሉ። ለምሳሌ ፕላስቲክ መያዣ ፕላስቲክ ጄርካኖች ለውሃ፣ ለዘይት ወይም ለህልም፣ መያዣ ሊያገለግሉ ይችላሉ። እንደገና የወረቀ ሳጥኖች ደግሞ ለመያዣ ወይም ለመደርደሪያ ሊጠቅሙን ይችላሉ። እንደዚሁም አሮጌ ልብሶች እንደ መጥረጊያ ጨርቅ ወይም ለሌላ ቀላል መጠቀም ለሌላ ቀላል ስራ መጠቀም ይቻላል። ለምሳሌ ቤት ለመወልወያ፣ ለመጥረዲኢያ ለማጽጂያ እንጠቀማለን ማለት ነው። በትምህርትና በማህበራዊ ጉዳዮች ላይ እንደገና ማዋል አውልን የምንጠቀማቸው ነገሮች የሚጠቅሙን የመጀመሪያው በትምህርትና በማህበረሰብ ውስጥ እንደገና ጥቅም ላይ ማዋል ትምህርታዊና ማህበራዊ ጥቅም አለው። የመጀመሪያው ተማሪዎች የቀድሞ ደብተራቸውን ለማስታወሻ መጠቀም ይችላሉ። እንደገና የተጠቀምንባቸው መጽሐፉን ለሌላ መስጠት እውቀትን ያጋራል በማለት ነው። በማህበራዊ ውስጥ እቃ መለዋወጥ እና መስጠት ትብብርን ያጠናክራል ማለት ነው። ሌላው እንደገና ጥቅም ላይ መዋልና እና የወደፊት ትውልድ እኛ ዛሬ እንደገና ጥቅም ላይ መዋል ካልተለማመድን የወደፊት ትውልድ በብክለት የተሞላ አካባቢ ውስጥ ይኖረዋል ማለት ነው። ይህ ምክንያቱም እኛ የሚጣሉ እቃዎችን ደግመን ጥቅም ላይ የምንውላቸው ከሆነ የምናውላቸው ከሆነ ትውልዱ ከእኛ ብዙ ነገር መማር ይችላል ማለት ነው። አለበዚያ ግን ያንን ማድረግ ካልቻልን ትውልዱም አይማርም። ለመጪው ትውልድም አስቸጋሪ ሊሆን ይችላል ማለት ነው። ስለዚህ ልጆች ከትንሽነታቸው ጀምሮ ይህንን ባህሪ ማስተማር አስፈላጊ ነው ማለት ነው። እነሱ እንደገና መጠቀምን እንደ መደበኛ ልምድ ካወቁ አካባቢያችን ይሻሻላል ማለት ነው። በአጠቃላይ እንደገና ጥቅም ላይ መዋል አካባቢን ይጠብቃል፣ ገንዘብን ይቆጥባል፣ ማህበራዊ ትብብርን ያጠናከርናል፣ ያጠናከርልናል። እቃ ከመጣል በፊት ዳግመኛ መጠቀም እችላለሁ ማለት ነው። ብዬ ሙሉ በሙሉ መናገር እችላለሁ። ስለዚህ እያንዳንዱ ከቤታችን ጀምሮ እንደገና ጥቅም ላይ መዋል በተግባር ማሳየት አለብን ማለት ነው። አዎ፣ አዎ ስለዚህ እኔም እንደገና ጥቅም ላይ መዋልን አደርጋለሁ ማለት ነው።

እኔ ጨው ብዙ አልወድም ምክንያቱም ጨው ሲበዛ ብዙ የጤና ችግሮችን ያመጣል ማለት ነው። የመጀመሪያው ግፊት ያመጣል ሁለተኛ የኩለልት በሽታን ያመጣል ማለት ነው። ጨው ሲበዛ ስለዚህ ጨው ሲበዛ አልወድም እኔ የምጠቀመው በመጠኑ በልኩ ነው። እና ማለት ነው ያው ምግብ ያለጨው እንደማይጣፍጥ ይታወቃል ነገር ግን እንደዚህም ሆኖ ጨው ሲበዛ ብዙ የጤና ችግሮችን እንደሚያመጣ ይታወቃል ማለት ነው። ስለዚህ እኔ ጨው ብዙ አልወድም እንደ አስፈላጊነቱ በመጠኑ ነው በልኩ ነው ምግብ ላይ የምጠቀመው ማለት ነው። ምክንያቱም ከበዛ ብዙ የጤና ችግሮች ስለሚያመጣ እኔ ከዚህ በፊትም ስላመጣብኝ ማለት ነው። ብዙ ጊዜ ያው ጨው ካልበዛ ምግብ አልበላም ነበር ያ ጨው በበዛ ቁጥር ግን እኔ የኩላሊት በሽተኛ እንድሆን አድርጎኛል ማለት ነው። ስለዚህ ያንን አላደርግም ማለት ነው በአግባቡ በመጠኑ በልኩ ነው እንደየ አስፈላጊው በየምግቡ ላይ የምትጠቀመው ማለት ነው። ስለዚህ ጨው በሁሉም ጊዜ በልክ ሲሆን ነው ቆንጆ የሚሆነው ማለት ነው። እና እኔ ጨው ብዙ አልወድም በመጠኑ ሲሆን ነው የምወደው

እኔ በልጅነቴ በጣም የምወደው ጨዋታ እግር ኳስ ነበረ የጨዋታ ለኔ መዝናኛ ብቻ ሳይሆን የህይወት ትምህርት የሚሰጥ ነበር። ከጓደኞቼ ጋር በመንደር መካከል በትምህርት ቤት ውስጥ። ወይም በቃ ባገኘንበት ክፍት ሜዳ ላይ ሁሉ ብዙ ጊዜ እግር ኳስ እንጫወት ነበር። ኳስ አንዳንድ ጊዜ። በፕላስቲክ እንጫወታለን ነገር ግን እሱም ከተበላሸብን ደግሞ በጨርቅ በካልሲ ውስጡ የተለያዩ ፌስታሎችን እንከትና ከዛ ከላይ ካልሲ ደርበንበት ሰፍተን በዚህ መንገድ ኳስ እንጫወት ነበረ። እግር ኳስ መጫወት ብዙ ደስታ ይሰጠኝ ነበረ ስሮጥ አካሌ ይንቀሳቀስ ነበር ልቤ በደስታ ይመታ ነበረ። አይምሮዬም ከጭንቀት ነፃ ይሆን ነበረ ከትምህርት በኋላ ወይም በእረፍት ቀን። መጫወት በጣም እንደምጠብቀው ነበር አንዳንድ ጊዜ ማሸነፍ እንደምንችልም በህልም እንኖር ነበር። አንዳንድ ጊዜ ግን ስንሸነፍ እንኳን እርስ በእርስ እንበረታታ ነበር ማለት ነው። የጨዋታ ጨዋታ ቡድኑ የበለጠ ጠንካራ እንዲሆን ያደርግ ነበረ ማለት ነው። እያንዳንዱ ተጫዋች የራሱ የሆነ ሚና ያነው ሁሉም በአንድነት ሲሰሩ ብቻ ውጤት እንደሚመጣ ብዙ ነገር ተምረንበታል ማለት ነው። ሁሉም በአንድነት ሲሰሩ ብቻ ውጤት እንደሚመጣ ከመማራችን አንፃር ብዙ ነገር ተረድተናል ማለት ነው። እንደዚሁም በውስጣችን አንድነት መኖሩ ምን ያህል ውጤታማ እንደምንሆን ብዙ ነገር አስተብሮናል ማለት ነው። እንደዚሁም መታገስ ህግን መከተል ህግን መጠበቅ እርስ በእርስ መከባበርና ጓደኝነትን እንዴት እንደሚያጠናክር ተምረንበታል ማለት ነው። በልጅነቴ እግር ኳስ መጫወት የእለት መርሃ ግብራችን አንዱ ነበረ ፀሀይ ሲወርድ መንደሩ ሲቀዘቅዝኝ እኛ ልጆች ከቤት እንወጣ ነበረ። በጣም ከእኔ ጋር እንደውም እኔ ያው ሴት እንደመሆኔ ግን ከወንዶቼ ጋር ነው ብዙ ጊዜ እንደውም ጨዋታዎችን የምጫወተው ማለት ነው። መድረሻ መርጠን እንደዚሁም ጎል በድንጋይ ወይም በጫማ እንሰራ ነበረ። ፍርድ የለም ህግ ቀላል ነበር ደስታ ግን ከፍተኛ ደስታ ነበረን ማለት ነው። አንዳንድ ጊዜ ክርክር ይኖር ነበረ ጎል ነበር ወይም አይደለም ብለን እንከራከር ነበር ይሄ ግን ይሄ የጨዋታው ክፍል ነበረ። መነጋገር መስማማት እና ዳግመኛ መጫወት እንማር ነበር። ከትንሽ ግጭት በኋላ በፍጥነት ጓደኛ መሆን እንመልስ ነበር። ልጅነት ያለ ቂብ ነው። የሚቀጥለው በልጅነት ውስጥ መቃየቃም የለም መጣላት መጋጨት የለም። ለጊዜው እንጋጫለን ለጊዜው እንጣላ ይሆን ይችላል እንጂ ነገር ግን ከትንሽ ደቂቃ በኋላ መልሰን እንድታረቃለን። በቃ የልጅነት ህይወት በጣም ደስ የሚል ጊዜ ነው ከጓደኞቼ ጋር የማሳልፍ ማለት ነው። እግር ኳስ እምነት እንዲኖረኝ አድርጎኛል ማለት ነው። ጎል ሲገባ የሚሰማው ደስታ ራስን መግለጽ ለመግለጽ ራሱ ያስቸግራል ማለት ነው። ስትሳሳት ደግሞ መሞከር እንዳትተው ያስተምራል ይሄ ትምህርት ከጨዋታ ውጪም በህይወት ብዙ ጊዜ ጠቃሚ ሆኗል ማለት ነው። እ በአጠቃለይ እግር ኳስ ለኔ የልጅነት ማስታወሻ ብቻ አይደለም የደስታ የጓደኝነት እና የትምህርት መንገዴ ነው። ዛሬ ልጆች ሲጫወቱ ስመለከት እኔ እንደገና ልጅ ሆኜ እንደው በተጫወትኩ ብዬ ሁሉ የሚሰማኝ ስሜት ይሰማኛል ማለት ነው። በልጅነቴ የምወደው ጨዋታ እግር ኳስ በህይወቴ በደስታ በጓደኝነቴና በጤና ሞልቶ ሞልቶ ሞልቶታል ማለት ነው። ዛሬም እንኳን ያ ዘመን ሲታሰብ ፈገግታ ይመጣልኛል ለልጅነቴ ግልጽ ዝናብ እንደገና እንደሚያዘንብ ይሰማኛል ማለት ነው። እኔ በጣም የምወደው ጨዋታ እግር ኳስ ነበረ።

አዎ አዳዲስ ቴክኖሎጂዎችን መማር እፈልጋለሁ አዲስ ቴክኖሎጂ መማር በጣም እወዳለሁ። ቴክኖሎጂ በዘመናችን ህይወታችን በፍጥነት እየተቀየረ ስለሆነ አዳዲስ ነገሮችን መማር ሰውን ከዘመኑ ጋር ያቆራኛል ማለት ነው። እውቀቱን ያሰፋል እኔም። ስለዚህ ያው መማር እወዳለሁ። እኔ በተለይ አዳዲስ ቴክኖሎጂ ሲታዩ እነሱ እንዴት እንደሚሰሩ ምን ችግር እንዳሚፈቱና በሰዎች ህይወት ላይ ምን ያህል ተጽዕኖ እንዳላቸው ምን አይነት ለውጥ ሊያመጡ እንደሚችሉ በደንብ አድርጌ ለመማር እጥራለሁ ማለት ነው። ቴክኖሎጂ መማር የአእምሮ ልማትን ያመጣል። በተለይ አዲስ መሳሪያ መተግበሪያ ወይም ስርዓት ሲማር ሰው ማሰብ መመርመር እና መፍትሄ መፈለግ ይጀምራል ማለት ነው። ይሄ አእምሮን ያነቃቃል ፈጠራንም ያበረታታል ማለት ነው። ኮምፒውተር ፕሮግራሚንግ መማር ሰው በችግር መፍታት ላይ ያበረታታል ማለት ነው። ነገሮች በሎጂካዊ መንገድን እንዲሰብ እንዲያስብ ያግዛል ማለት ነው። ሌላው አዲስ አዳዲስ ቴክኖሎጂ መማር በስራ ዘርፍ ትልቅ ጥቅም አለው ብዬ አስባለሁ። ዛሬ ብዙ ስራዎች ቴክኖሎጂዎች በመጠን እየተካሄዱ ይገኛሉ። ኮምፒውተር ኢንተርኔት ስማርት ፎን እና የተለያዩ ሶፍትዌሮች ሳይኖሩ ዛሬ ስራ ማካሄድ አስቸጋሪ የሆነበት ጊዜ ላይ ደርሰናል ማለት ነው። አዳዲስ ቴክኖሎጂዎችን የሚያውቁ ሰው በስራ ገበታው ውስጥ የበለጠ እድልን ያገኛል ማለት ነው። ስራውንም በፍጥነት በጥራተ መከናወን ይችላል። ቴክኖሎጂ የእለት ተእለት ህይወትን ያቀላጥፋል። ዛሬ መግዛት መሸጥ መክፈል መማር እና ከሰዎች ጋር መገናኘት በቴክኖሎጂ የሆነበት ጊዜ ላይ ስላለም ማለት ነው። በተለይ ኦንላይን ትምህርት መከታተል በስልክ መተግበሪያዎች ገንዘብ መላክ ወይም መቀበል ህይወትን ቀላል አድርጓል ማለት ነው። ይሄ ደግሞ ጊዜንም ጉልበትንም ገንዘባችንንም እንድንቆጥብ ረድቶናል ማለት ነው። እነዚህ ቴክኖሎጂዎች መማር ሰውን ከጊዜ እና ከጉልቦት ብክነት ያድናል ማለት ነው። አዳዲስ ቴክኖሎጂዎች መማር ራስን መተማመን ያበረታታልና አንድ ሰው እኔ አዲስ ነገር መማር እችላለሁ ብሎ ሲያምን ሌላው ችግሮችን ለመፍታት ዝግጁ ይሆናል ማለት ነው። ቴክኖሎጂ መማር መጀመሪያ አስቸጋሪ ቢመስልም በትግስትና በልምምድ ሲማር ሰው ራሱን እንደሚችል ያደርገዋል ማለት ነው። ነገር ግን ቴክኖሎጂ መማር አንዳች ችግሮች አሉት። ፈጣን ለውጥ ስለሚኖር ሁል ጊዜ አዲስ ነገር መከታተል ይፈልጋል ማለት ነው። እንደዚሁም ከቴክኖሎጂ በስተቀር ሌሎች የህይወት ክህሎቶችን መርሳት አይገባም። ስለዚህ ቴክኖሎጂን በመጠን መጠቀም እና በጥብብ መማር አስፈላጊ ነው። ብዬ አስባለሁ። አዳዲስ ቴክኖሎጂዎችን መማር እወዳለሁ ምክንያቱም እውቀቴን እና ራሴን እንዳሻሽል ያደርገኛል ማለት ነው። በስራ እና በግል ህይወቴ ላይ የበለጠ ብዙ ነገሮችን እንዳውቅ ይረዳኛል ማለት ነው። ከዘመኑም ጋር ያቆየኛል። ቴክኖሎጂ መማር አማራጭ ሳይሆን የዘመናችን ግዴታ ስለሆነ። ሁላችንም እንደ ችሎታችን አዳዲስ ነገር መማር አለብን ብዬ አስባለሁ። ያው አዳዲስ ቴክኖሎጂ መማር ከአሁኑ ካለው ከጊዜው ከዘመኑ ጋር እኩል እንድንሄድና ራሳችንን እንድናበቃ ራሳችንን ወደተሻለ ወደተሻለ ደረጃ እንድናደርስ ይረዳናል ያግዘናል ማለት ነው።

አዎ በፍጥነት መጠየብ መተየብ እችላለሁ። በፍጥነት መተየብ መቻል እችላለሁ እና ይሄ ክህሎት በዘመናችን በጣም አስፈላጊ መሆኑን እምነት አለኝ። ፈጣን መተየም ማለት ቃላትን በቀላሉና በትክክለኛ በኮምፒውተር ወይም በስማርት ፎር ላይ መጽሐፍ ማለት ሲሆን ይህ ችሎታ በትምህርት በስራና በእለት እለት ህይወት ብዙ ጥቅም አለው ማለት ነው። በፍጥነት መተየብ ጊዜን ይቆጥባል አንድ ሰው በዝግ በዝግታ ሲተይብ ሀሳቡ ከአእምሮ ሳይወጣ ሊጠፋ ይችላል። ነገር ግን ፈጣን መተየብ የሚያውቅ ሰው ሀሳቡን የሚያስብበት ጊዜ በፍነት ሊመዘግብ ይችላል ማለት ነው። ይሄ በተለይ ለተማሪዎች ለጋዜጠኞች እና ለጸሀፊዎች እና ለቢሮ ሰራተኞች ጠቃሚ ነው ማለት ነው። እኔም ያው የቢሮ ሰራተኛ ጸሐፊ ጽህፈት ስራ ብዙ ጊዜ ስለምሰራ በፍጥነት መተየብ እችላለሁ ማለት ነው። ፈጣን መተየብ የስራ ጥራትን ያሻሽላልም በፍጥነት የሚተይብ ሰው ትኩረቱን በቃላት ሳይሆን በይዘት ላይ ያደርጋል ማለት ነው። እጆቹ ከኪቦርድ ጋር ሲለማ ሲለማ ሲለመዱ አይኖቹ በስክሪፕት ላይ ያቆያል ስህተቶችንም በቀላሉ ያያል ማለት ነው። ይሄ የሚጻፈው ጽሁፍ የተሻለና የተደራጃ ያደርገዋል ማለት ነው። በፍጥነት መተየብ በስራ ገበያ ውስጥ ተፈላጊ ክህሎት ነው። ብዙ ድርጅቶች ሰራተኞቻቸውን ፈጣንና ትክክለኛ መተየብ እንድችል ይፈልጋሉ ኢሜል መጽሐፍ ሪፖርት ማዘጋጀት መረጃ ማስገባትና ኦንላይን ግንኙነቶችን ሁሉ ፈጣን መተየብ ይጠይቃል ማለት ነው። ይህ ክህሎት ያለው ሰው በስራ ላይ የበለጠ ተመራጭ ይሆናል። ፈጣን መተየብ ራስን መተማመን ያበረታታል አንድ ሰው ኪቦርድን ሳይመለከት በፍጥነት ሲጽፍ ራሱን እችላለሁ ብሎ ያምናል ማለት ነው። ይሄ እምነት በሌሎች የቴክኖሎጂ ክህሎተ ለማማር ያግዛል ማለት ነው። መጀመሪያ ቀርፋፋ ሊመስል ይችላል ነገር ግን በየቀኑ ጥቂት ጊዜ ብቻ በመለማመድ ፍጥነትን ትክክለኛነትን መጨመር እንችላለን ማለት ነው። ኪቦርድ ላይ ጣቶችን ቦታ መማር አይንን ጋር ከኪቦርድ ማንሳት እና ትክክለኛውን አቋማመጥ መጠየቅ አስፈላጊ ነው ማለት ነው። ከዚህ በተጨማሪ በፍጥነት መተየብ የጤና ጥቅሞች አሉት ትክክለኛ የመተየብ ቴክኒክ ሲጠቀም እጆችና እግሮች አያደክሙም የእጅ ህመም እና የጀርባ ችግር ይቀንሳል። ኪቦርድ በትክክል አቀማመጥ መጠቀም ጀርባን ቀጥ አድርጎ መቀመጥ እና ክንዶችን በሚገባ መያዝ ረጅም ጊዜ መስራት ያስችላል ማለት ነው። እንደዚሁም ፈጣን መተየብ የትኩረት ክህሎቶችን ያበረታታል አንድ ሰው ሲተይብ ቃላቱን ከማስታወስ ይልቅ በሀሳቡ ላይ ጠንካራ ያደርጋል ማለት ነው። ይሄ ለረጅም ጊዜ በአንድ ስራ ላይ መቆየትን ያግዛል የማተኮሩ ችሎታ ያሳድጋል። በተለይ ለተማሪዎችና ለሙያ ሰራተኞች በጣም ጠቃሚ ነው ማለት ነው። በሌላ በኩል ፈጣን መተየብ ፍጥነትን ይጨምራል በክፍሉ ውስጥ ማስታወሻ ሲወስድ ወይም ኦንላይን ትምህርት ሲከታተል ፈጣን መጠየቅ መተየብ የሚችል ሰው ወይም ተማሪ መረጃውን ሳይዘገኝ ሊይዝ ይችላል ማለት ነው። የተማሩን ግንዛቤ ያሻሽርለታል ያሳድግለታል ማለት ነው። ትምህርቱንም በቀላል እንዲከታተል እንዲከታተል ይረደዋል ማለት ነው። የፈጣን መተየብ ካህሎቶች ራስን ማሳደግ ያመጣል። ሰው በፍጥነትና በትክክል ሲጽፍ ስራውን በቀላሉ እያከናወነ መሆኑን ሲያይ ደስ ይለዋል ይህ ስሜት ሌሎች ክህሎቶችን ለመማር የሚያበረታታ ሀይል ይሆናል ማለት ነው። ፈጣን መተየብ በዲጂታል አለም ውስጥም መሰርታዊ ክህሎቶች ሆነዋል ቴክኖሎጂ በየቀኑ እየተሸሻለ ስለሆነ መጽሐፍ ብቻ ሳይሆን መረጃን በፍጥነት መያዝ እና መካፈል ያስፈልጋል ማለት ነው። ስለዚህ ፈጣን መተየብ መማር ለዛሬም ወደፊትም ትልቅ እገዛን ይሰጣል ማለት ነው። በአጠቃላይ በፍጥነት መተየብ መቻል እችላለሁ እና ይህንን ክህሎቶች ጊዜን ይቆጥብልኛል ማለት ነው። የስራ ጥራቴን ያሻሽልልኛል በስራ ገበያ እድል ይጨምርልኛል። ስለዚህ ሁሉም ሰው በዘመናችን ፈጣን መተየብ መማር ይገባል ብዬ አስባለሁ።

አዎ እኔ ኢሜል እጠቀማለሁ ኢሜል የምጠቀመው ለብዙ አይነት ነገሮች እጠቀምበታለሁ ኢሜል አብዛኛው ጊዜ ግን ለስራ ነው የምጠቀመው ኢሜል መጠቀሜ ብዙ ህይወቴን ኑሮዬንም ቀለል አድርጎልኛል በተለይ ስራዬ ላይ ምንም አይነት መጨናነቅ እንዳይኖረኝ አድርጎኛል ማለት ነው። ብዙ ስራዎቼን የምሰራው በኢሜል ነው ማለት ነው። ከብዙ ደንበኞች ከብዙ ደንበኞች ጋር በኢሜል እገናኛለሁ። በተመሳሳይ ከቤተሰብ ጋር በኢሜል እገናኛለሁ ከጓደኞቼ ጋር እገናኛለሁ። አብዛኛውን ጊዜ ግን ያው ለስራ ነው ብዙ ጊዜ ኢሜል የምጠቀመው ብዙ ነገሮችን የማወራው ኢሜል ላይ ነው ማለት ነው። የማያስፈልገኝን ነገሮች አወራለሁ ኢሜል የምጠቀምበት በምጠቀምበት ጊዜ ደግሞ ብዙ የስራ ክፍተቶች እንዳይፈጠሩ ረድቶኛል ማለት ነው። በአግባቡ ነው ኢሜል የምጠቀመው ያው የምፈልገውን ሀሳብ የፈለኩትን ሁኔታ ለመግለጽ በደምብ አድርጎ ስለሚያቸኝ ብዙ ጊዜ ኢሜል እጠቀማለሁ ማለት ነው። ኢሜል መጠቀሜ ደግሞ ለኔ አግዞኛል አረድቶኛል በስራዬ ውጤታማ እንድሆን አድርጎኛል ማለት ነው። ስለዚህ አዎ ኢሜል እጠቀማለሁ

አዎ ገንዘብ እቆጥባለሁ ገንዘብ መቆጠብ በህይወቴ በጣም አስፈላጊ መሆን እምነት አለኝ ማለት ነው። ገንዘብ መቆጠብ ማለት ከዛሬ ገንዘብ መክተት ሳይሆን ለወደፊት ህይወትመዘጋጀትን ራሴን መጠበቅ እና ግቦቼን ለመድረስ መንገድ መፍጠር ማለት ነው። ገንዘብ መቆጠብ ፋይናንስ ደህንነትን ያመጣል በህይወት ውስጥ ያልተጠበቁ ነገሮችን ሊያጋጥሙ ይችላሉ። ለምሳሌ ህመም ሊመጣ ይችላል የስራ መቋረጥ ወይም ድንገተኛ ውጪዎች ሊመጡ ስለሚችሉ በእነዚህ ጊዜያት የተቆጠበ ገንዘብ መኖሩ ሰውን ከብድር ያድናል ከጭንቀትም ይከላከላል ማለት ነው። ገንዘብ መቆጠብ ትግስትና ራስን መቆጠብ ያስፈልጋል ሁል ጊዜ የምትፈልገውን ነገር ወዲያውኑ መግዛት አይገባም አንዳንድ ጊዜ አሁን እገዛለሁ ወይ ለወደፊት እቆጥባለሁ ብሎ እራሱን መጠየቅ ይኖርበታል ማለት ነው። የሰውን ባህሪ ያበረታታል የተገቢው ውሳኔ መስጠት ያስችላል ማለት ነው። ገንዘብ መቆጠብ ግቦችን ለመድረስ ይረዳል ማለት ነው። ቤት መግዛት ትምህርት መቀጠል ንግድ መጀመር ሌላ ትልቅ እቅድ ማሳካት ከፍተኛ ገንዘብ ይፈልጋል። በትንሽ ትንሽ መቆጠብ ከጊዜ ወደ ጊዜ ትልቅ ውጤት ያመጣል ማለት ነው። እንደዚሁም ሰው ሲቆጥብ ግቡን በግልጽ ይመለከታል ተነሳሽነቱም ይጨምራል ማለት ነው። ከዛ መቆጠብ ሰውን ከብድር ይጠብቃል። ብድር አንዳንድ ጊዜ አስፈላጊ ቢሆንም ብዙ ጊዜ ፋይናንስ ጭንቀትን ያመጣል ማለት ነው። የተቆጠበ ገንዘብ ያለው ሰው ነገሮችን በራሱ ገንዘብ ማከናወን ይችላል የብድር ወለድም አይከፍልም ማለት ነው። ገንዘብ መቆጠብ የሰውን ራስ መተማመኑን እንዲጨምር ያደረገ አንድ ሰው በራሱ የተቆጠበ ገንዘብ እንዳለው ሲያውቅ በሌሎች ላይ መመካት ይቀንሳል ይሄ ደግሞ ራስ በራስ መቻል ስሜት ያመጣል በህይወትም ውሳኔዎችን ላይ ነፃ በነጻነት ለመወሰን ይረዳል ማለት ነው። ነገር ግን ገንዘብ መቆጠብ እጅግ መጠን ያለው መሆን አለበት ሁሉም ነገር ብቻ መክተት አይገባም የእለት እለት ፍላጎታችንና ደስታችን መርሳት አይገባም። ስለዚህ በመካከለኛ መንገድ መኖር መቆጠብና መዋጮን ማመጣጠን አስፈላጊ ነው ማለት ነው። ያው ገንዘብ ተገኘ ብሎ ሁሉም ገንዘብ ወደ ባንክ አካውንት ወይም ወደ የምናስቀምጥበት ቦታ አናስቀምጥም ማለት ነው የምንፈልገውን ነገር አሟልተን በሚገባን በመጠኑ እየኖርን ነው። ገንዘብ መቆጠብ ያለብን ማለት ነው ገንዘብ ስንቆጠብ የሰውን የእቅድ ክህሎት ያበረታታል ሰው ገቢውንና ወጪውን በገልጽ ሲያይ ለወርና ለአመት እቅድ ማውጣት ይጀምራል ማለት ነው። ይህ እቅድ በሌሎች ህይወት ጉዳዮች ላይ የተደራጀ አይምሮ እንዲኖር ያግዛል ማለትም ለምሳሌ የወር በጀት ማዘጋጀት ሰውን በጊዜና በሀብት መጠቀም ላይ ያስተምራል ማለት ነው። አንዳንድ እንዲሁም ገንዘብ መቆጠብ የቤተሰብ ግንኙነትን ያሻሽላል በቤተሰብ ውስጥ ገንዘብ በግልጽ ሲተዳደር ክርክር ግጭት ይቀንሳል ተቆጣጣሪ የፋይናንስ አሰተዳደር እርስ በእርስ መተማመንን ያበረታታል ቤተሰቡም ለወደፊት በአንድነት መዘጋጀት ይችላል ማለት ነው። ገንዘብ መቆጠብ ለህፃናት መልካም ምሳሌ ይሆናል ህፃናት የወላጆቻቸውን ባህሪ የመመልከት እድሉ ስላላቸው ወላጆች ገንዘብ በጥንቃቄ ሲጠቀሙና ሲቆጥቡ ሲያዩ ህፃናቱም ይሔንን ልምድ ይወስዳሉ ይከተላሉ ማለት ነው። ይህ በወደፊት ህይወታቸው ላይ ትልቅ ጥቅም አለው ማለት ነው። ገንዘብ መቆጠብ ሰው ካለ አላስፈላጊ ጊዜዎች ጊዥዎች ይጠብቃል ዛሬ ማስታወቂያዎች ሰዎችን ያልፈለጉትን ነገር እንዲገዙ ያበረታታል። ነገር ግን የቆጠበ ልምድ ያለው ሰው ይህንን ግፊት ሊቋቋም ይችላል ይሄ በእውነት ያስፈልጋል ብዬ አምናለሁ። ከእነዚህ በተጨማሪ ገንዘብ መቆጠብ ለመዋጮ ለኢንቨስትመንት መሰረት ይሆናል መጀመሪያ መቆጠብ ይኖርብናል ከዚያ በኋላ ገንዘብን በተሻለ መንገድ ለማዳበር መዋጮ ወይም ኢንቨስትመንት መጀመር ይቻላል የሀብትን በጊዜ ሂደት እንዲያድግ ያግዛል ማለት ነው። በመጨረሻ ገንዘብ መቆጠብ የአእምሮ ሰላም ያመጣል ሰው ነገሮችን በፋይናንስ አላቅም ሲያስተዳድሩ ወደ ፊት ጭንቀታቸው ይቀንሳል ይህ ሰውን በህይወት ሌሎች ዘርፎች ላይ በሰላም እንዲኖር ያግዘዋል ማለት ነው። ገንዘብ መቆጠብ እችላለሁ እና ይህ ልምድ የፋይናንስ ደህንነቴን ያመጣል። ግቦችን ለመድረስ ያግዛል። ከብድርም ይጠብቃል ስለዚህ ረጅም ጊዜ የተረጋጋ ህይወት ለመኖር ገንዘብ መቆጠብ አስፈላጊ ነው ብዬ አምናለሁ። እኔም አዎ ገንዘብ እቆጥባለሁ

አዎ በጀት ማስተዳደር እችላለሁ እና ይህ ክህሎት በገንዘብ አስተዳደር ውስጥ እጅግ አስፈላጊ መሆኑን እምነት አለኝ። በጀት ማስተዳደር ማለት የሰውን ወይም የቤተሰብን ገቢና ወጪ በእቅድ መምራት ሲሆን ይሄ ተግባር ህይወትን የተረጋጋና የተደራጀ ያደርግልናል ማለት ነው። በጀት ማስተዳደር ገቢና ወጪን በግልጽ ያሳየል ብዙ ሰዎች ገንዘባቸውን ወዴት እንደሚሄድ አያውቁም ነገር ግን በጀት ሲዘጋጀት ምን ያህል ገቢ እንዳለው ለምን ነገር ምን ያህል ወጪ እንደሚወጣ ግልጽ ይሆናል ማለት ነው ይሄ አይፈለጉ ወጪዎች ራስን መቆጣጠር ይረዳል ማለት ነው። በጀት ማስተዳደር መቆጠብን ያበረታታል በጀት ውስጥ ለቁጠባ የተለየ ክፍል ሲመዘገብ መቆጠብ የእቅድ አካል ይሆናል ማለት ነው እንጂ ከቀረው ገንዘብ ብቻ የሚደረግ ነገር አይሆንም። ይሄ ለወደፊት ጊዜ የፋይናንስ ደህንነትን ያመጣል ማለት ነው። በጀት ማስተዳደር የፋይናንስ ግቦችን ለመድረስ ይረዳል አጭር ጊዜ ግቦችን ረጅም ጊዜ ግቦችን በጀት ውስጥ ሲካተቱ ሰው ወደ ውጤት በተነሳሽነት ይጓዛል ማለት ነው። ለምሳሌ እለት ለቤት መግዛት ወይም ለንግድ መጀመር ገንዘብ ማዘጋጀት በበጀት ላይ ያለ እቅድ በጣም አስቸጋሪ ሊሆን ስለሚችል ማለት ነው። በጀት ማስተዳደር ሰው ከብድር ይጠብቅ ከብድር ራሱን ይጠብቃል በጀት ውስጥ ወጪ ገቢ በላይ ገቢ በላይ እንዳይሆን በተጠናቀቀ ሲያዝ ሲያቀናጅ ብድር ለመውሰድ ይቀንሳል እንደዚሁም አስፈላጊ ከሆነ ብድርም በእቅድ ውስጥ በመካተት መቆጠብ ይቻላል ማለት ነው። በጀት ማስተዳደር የውጪ ቅድሚያን ማወቅ ያስችላል እውነተኛ አስፈላጊ ወጪዎችን ከመዝናኛ ወጪዎች መለየት ሰውን በገንዘብ ላይ ጥበበኛ ያደርገዋል ማለት ነው። ይሄ በእለት ተእለት ውሳኔችን ላይ እጅግ ይረዳናል ማለት ነው። እንደዚሁም በጀት ማስተዳደር የቤተሰብ ሰላምን ያበረታታል ገንዘብ ስለሆነ ክርክር በቤተሰብ ውስጥ ብዙ ጊዜ ይኖራል ነገር ግን ግልጽ በጀት ሲኖር ሁሉም አባላት የሚገባውን ያውቃል መግባባትን ይሻሻላል ይጠነክራል ማለት ነው። በጀት ማስተዳደር ገንዘብ በእቅድ መጠቀም ብቻ ሳይሆን ወደፊት የሚመጡ ፍላጎቶችን ችግሮችን ለመዘጋጀት ላይ ላይ ያተኩራል ማለት ነው ይሄ ልምድ በለት ህይወት ላይ ሰላምን እርግጠኝነትን ነጻነትን ያመጣል ማለት ነው። ሌላው በጀት ማስተዳደር ውስጥ የገቢና ወጪ ግምገማ ማድረግ አስፈላጊ ነው። በጀት ማስተዳደር ለመጀመር መጀመሪያ የሚገባውን ገቢና ወጪ በግልጽ መመዝገብ ተገቢ ነው። የምን የምታገኘውን ገንዘብ ሁሉ ማወቅ የምታወጣውንም በአይነት መከፋፈል ምግብ ኪራይ ትራንስፖርት መዝናኛ ወዘተ በአጠቃላይ በጣም አስፈላጊ የሆኑት ላይ በጀት ለመገምገም ወሳኝ ነው ማለት ነው። ቅድሚያ መስጠት ሁሉም ወጪ እኩል አይደለም ህይወት አስፈላጊዎች ምግብ ቤት እና ጤፍ ቅድሚያ ሊሰጣቸው ይገባል ከዚያ በኋላ የሚመጡ ፍላጎቶች መጠን መስጠት ይኖርብናል። በበጀት ውስጥ ቁጠባን ማካተት እጅግ አስፈለጊ ነው ቀሪ ካለ እቆጥባለሁ ሳይሆን መጀመሪያ እቆጥባለሁ የሚል አስተሳሰብ መኖር አለበት እንኳን ትንሽ ቢሆንም በየወሩ ቆጥበህ መቀመጥ ትልቅ ልምድ ነው ማለት ነው። ህይወት ሁሌ በእቅድ አይሄድም ህመም የመኪና ጉድለት ወይም ሌላ ድንገተኛ ሁኔታ ሊፈጠር ይችላል ስለዚህ በጀት ውስጥ ለድንገተኛ ጊዜ የተዘጋጀ ገንዘብ መኖር ያስፈልጋል ማለት ነው። ያው ገቢና ወጪያችንን በየጊዜው መገምገም አስፈላጊ ነው ማለት ነው። በጀት እንዴት ተዘጋጅቶ ተዘጋጅቶ ብቻ አይቀርም በየወሩ ወይም በየሳምንቱ መመርመር ያስፈልጋል። ያልተገባ ወጪ ካለ ማስተካከል የሚሰራ ነገር ካለ ማጠናከር ይኖርበታል። በጀት በጥሩ ሁኔታ ማስተዳደር የእዳ ጫናን ያነሳል የወደፊት እቅዶችን ያበረታታል ቤት መግዛት ትምህርት ቤት ክፍያ ለንግድ እና ሰው በገንዘቡ ላይ ቁጥጥር እንዲኖረው ያደርጋል ማለት ነው። ያው በአጠቃላይ በጀት ማሰራረር የአእምሮ ሰላምን ያመጣል ሰው ገንዘቡን በእቅድ ሲመራ በእቅድ አድርጎ ሲመራ የወደፊት ጭንቀቱ ይቀንሳል ህይወቱንም በደረጃ መምራት ይችላል ማለት ነው። ስለዚህ አዎ በጀት ማስተዳደር ለተረጋጋና ለተሳካ ህይወት መሰረታዊ ክህዶት ነው ብዬ አስባለሁ። ስለዚህ አዎ በጀት በደንብ አድርጌ አስተዳድራለሁ

አዎ ስማርት ፎን እጠቀማለሁ ስማርት ፎን ያው በአሁን ሰዓት ላይ የብዙ ሰው ህይወትን አኗኗር ዘይቤውን ሁሉ ነገሩ በጣም እያቀለለ ስለሆነ እኔም አዎ ስማርት ፎን እጠቀማለሁ። እንደውም አብዛኛውን ጊዜ እንደውም ኮምፒውተና ላፕቶፖች ላይ የተለያዩ ኢሜሎችን ለመመለስ ለመጻፍ በብዙ ጊዜ እነሱን ከምትጠቀም በስማርት ፎንም መጠቀም ህይወቴን ኑሮዬንም ቀለል አድርጎልኛል ማለት ነው። ስማርት ፎን እጠቀማለሁ ስማርት ፎኖችን ለተለያዩ ነገሮች ነው የምጠቀመው። አንደኛ በተለያዩ ማህበራዊ ሚዲያዎችን ለመከታተል መተግበሪያዎችን ለመጠቀም እንደዚህ የተለያዩ ሂሳብ ሂሳቦችን ገንዘቦችን ለመክፈል ገንዘብ ለመቀበል በስማርት ፎን ነው ብዙ ጊዜ የምጠቀመው። ምክንያቱም ስማርት ፎን እኔ ላይ ብዙ አይነት መተግበሪያዎች አሉ እንደ ቴሌግራም ዩቲዩብ አለ ቲክቶክ አለ ዋትሳፕ አለ ፌስቡክ አለ በጣም ብዙ መግለጽ ማልችላቸውም በጣም የማልገልጻቸው ግን ብዙ ጥቅም እየሰጡኝ ያሉ መተግበሪያዎችን እጠቀማለሁ ስለዚህ እነዚህ መተግበሪያዎችን በስማርት ፎን እየተጠቀምኩኝ የምፈልገውን ነገር እያከናወንኩ ነው ማለት ነው። ስማርት ፎን መጠቀሜ ለኔ ብዙ ጠቀሜታ አለው ማለት ነው። ብዙ ነገር እየጠቀመኝ ነው ብዙ ነገር ህይወቴን ኑሮዬን ቀለል አድርጎልኛል ማለት ነው በተለይ ጊዜዬን ቆጥቦልኛል ገንዘቤን ይቆጥብልኛል ጉልበቴን ይቆጥብልኛል ማለት ነው። ያው ኢንተርኔት በመጠቀም ስማርት ፎን እየተጠቀምኩ ብዙ ነገሮችን አደርጋለሁ በኦንላይን ትምህርቶችን እከታተላለሁ። በዲጂታል ገበያ ደግሞ ብዙ ነገሮችን እገዛለሁ እገበያያለሁ በአሁን ሰዓት በቃ ግዴታ ከተማ ሄጄ እቃ መግዛት የምፈልጋቸውን የምመገባቸውን ልብስ የምለብሳቸውን ብዙ ነገሮችን አልቀጥልም ሄጄ የምገዛበት ጊዜ አላባክንም ምክንያቱም በስማርት ፎኔ በመጠቀም ዲጂታል ማርኬቶችን በመጠቀም ብዙ እቃዎችን እገዛለሁ ማለት ነው። ብዙ ነገሮችን ነው እየተጠቀምኩበት ያለው ለኔ ስማርት ፎን ብዙ ህይወቴን በደንብ ከሚገባው በላይ ቀለል አድርጎልኝ ህይወቴን እየመራሁበት እገኛለሁ ማለት ነው። አዎ በደንብ ነው የምጠቀመው እነዚህ የገለጽኳቸው ሳይሆን ያልገለጽኳቸው ብዙ ነገሮች አሉ በተለይ በአሁን ሰዓት የብዙ ሰው ህይወት በስማት ፎን ነው እየተቃለለ ያለው ምክንያቱም ምንም ሱቃችንም በስልካችን በስማርት ፎናችን ነው። ባንካችን በስማርት ፎናችን ነው። የተለያዩ እቃዎችን መሸጥ ብንፈልግ በተመሳሳይ በስማርት ፎን ባሉት መተግበሪያዎችን እየተጠቀመን እንሸጣለን የተለያዩ ገበያዎችን እናከናውናለን ከሰው ጋር ከጓደኞቼ ጋር ከቤተሰቦቼ ጋር ከስራ ባልደረባዎቼ ጋር በስማርት ፎን የተለያዩ ኢንተርኔቶችን መተግበሪያዎችን በመጠቀም ከእነሱ ጋር አገናኛለሁ ብዙ ኢሜሎችን እመልሳለሁ። አብዛኛው ስራዎቼን የማከናውነው በስማርት ፎን ነው ማለት ነው። አዎ ስለዚህ እኔ ስማርትፎን እጠቀማለሁ በጣም ወድጄው ከሚገባው በላይ ነው ወድጄው ስማርት ፎንን ወድጄ ነው እየተጠቀምኩ ያለሁት እና ብዙ ነገር ጠቅሞኛል ማለት ነው። ለኔ ህይወቴን ኑሮዬን ቀለል አድርጎልኛል ጊዜዬን ቆጥቦልኛል ጉልበቴን ቆጥቦልኛል ገንዘቤንም በብዙ ነገር እየቆጠበልኝ ስለሆነ አዎ ስማርትፎን እጠቀማለሁ

እኔ እንኳን ደብዳቤ መጽሐፍ አልወድም። ደብዳቤ የሚጽፉ ሰዎች ጓደኞች ቤተሰቦች አሉኝ ያው እነሱ ከማየው ውስጥ ለማስረዳት እሞክራለሁ ማለት ነው። እኔ ግን ደብዳቤ መጻፍ ፍቅር የለኝም። ደብዳቤ መጽሐፍ ያው ከጥንት ጀምሮ እንደሚታወቀው ሰዎች ሀሳባቸውን ስሜታቸውንና መልእክታቸውን ለሌሎች ለማስተላለፍ የሚጠቀሙበት መንገድ ነው ማለት ነው። ቢሆንም ዛሬ ቴክኖሎጂ በጣም ቢሻሻልም ደብዳቤ መጻፍ አሁንም የራሱ ልዩ ዋጋ እና ጣዕም አለው ማለት ነው። ለኔ ደብዳቤ መጻፍ ባልወድም የምወዱ ሰዎች ግን ብዙ ሰዎች የሚጠቀሙበት አሉ ማለት ነው። ደብዳቤ መጻፍ ሰውን እንዲያስብ ያደርገዋል ቃላት መምረጥ ሀሳብን በቅደም ተከተል ማድረግ እና ለሚቀበለው ሰው የሚመች በሚመች መልኩ መጽሐፍ ማለት ነው። ይሄ ሂደት ደግሞ አይምሮን ያጠናክራል እና የአስተሳሰብ ችሎታ ያሻሽላል ያሻሽላል ማለት ነው። በአንድ መልእክት ውስጥ የምንፈልገውን ነገር በግልጽ በአክብሮት ማቅረብ ትልቅ ክህሎት ነው ማለት ነው። ደብዳቤ መጻፍ ስሜትን በጥልቀት ለመግለጽ ያግዛል ደስታን ሀዘንን ምስጋናን ይቅርታን ወይም የፍቅርን እና የፍቅር ስሜቶችን በቃላት ላይ ተገ ገልጾ ይጻፋል ማለት ነው። ያው ይሄ ደግሞ ስሜት በቃላት ተቀምጦ ሲጻፍ ከአፍ የሚወጣ ንግግር ይልቅ ጠንካራ ተጽዕኖ ያሳድራል ማለት ነው። ብዙ ጊዜ ሰዎች ሊናገሩት የማይችሉት ነገር ግን በደብዳቤ የገልጻሉ ስለዚህ ደብዳቤ መጽሐፍ የልብ ድምጽ መሆኑን ያሳያል ማለት ነው። ደብዳቤ መጽሐፍ ግንኙነትን ያጠናክራል ለጓደኛ ለቤተሰብ አባባል ለመምህር ወይም ለሌላ ሰው የተጻፈ ደብዳቤ ክብርንና እንክብካቤን ያሳያል። ሰው ስለእርሱ ተቀምጦ ጊዜ ወስዶ መጽሐፉን ሲያውቅ ደስ አይለውም ይሄም የሰዎችን ግንኙነት ያጠናክራል እና እርስ በእርስ መረዳዳትን ያበረታታል ማለት ነው። ደብዳቤ መጻፍ የቋንቋ ችሎታን ያሻሽላል። አዲስ ቃላትን መጠቀም ሰነድን በስርዓት ማዋቀርና ስህተትንም ስህተቶችን መካከል ይማራል በተለይ ለተማሪዎች ደብዳቤ መጽሐፍ የመጽሐፍ ከህሎታቸውን ለማዳበር በጣም ጠቃሚ ነው ማለት ነው። ያው ልጅም ሆኜ ያው ትምህርት ስማር ብዙ ጊዜ ደብዳቤዎችን እንድንጽፍ እንደረግ ነበረ ያ ደግሞ ብዙ ልምድ እንዲኖረን አድርጎናል ማለት ነው። መጽሐፍ የባሕልና የታሪክ ክፍል ነው። በቀድሞ ዘመን የተጻፉ ደብዳቤዎች የሰዎችን አኗኗር አስታሰብን እና ስሜትን ይገልጻሉ ማለት ነው። ስለዚህ የዛሬ የምንጽፋቸው ደብዳቤዎች ለወደፊት ትውልድ መልእክት ሊሆን ይችላል ማለት ነው። ደብዳቤ የመጻፍ ሰውን ከራሱ ጋር የሚያወያይ ሂደት ነው። ሰው ወረቀት እና ቀለም ሲያያይዝ አእምሮን ያረጋጋል ሃሳቡን በስረአት ይሰራል ይሰራጫል የሚሰራልን ማለት ነው። በቃላት መካከል ስሜትን ቀላል አይደለም ግን ይሄ ችግር የደብዳቤ መጽሐፍን አያምር መጽሐፍን የሚያምር ያደርገዋል ማለት ነው። አንዱ ትልቁ ጥቅም የልብዳቤ መጽሐፍ ጊዜን መስጠት ነው። ሰው ከፍተኛ ፍጥነት ባለው አለም ውስጥ ቆሞ ሀሳቡን ለመጻፍ ጊዜ ሲወርስ እርሱን ይከበራል ይሄ ነገር ራሱን ማወቅ እና ራስን መግለጽ ያበረታታል ማለት ነው። በተለይ ስሜት ተሞልቶ ቃላት ሲወጡ የውስጥ ጭንቀት ይቀንሳል ማለት ነው። በማህበራዊ አንፃር ደብዳቤ መጽሐፍ ከቀጥታ ንግግር ይልቅ ጸጥ ያለ ግንኙነት ይፈጥራል ማለት ነው። ሰዎች በንግግር ላይ ለሊረሱት ወይም ሊያበላሹ የሚችሉ ነገሮችን በደብዳቤ ይጠናከራል ማለት ነው። የተጻፈ ቃል ሁል ጊዜ ይመለስበታል ይነበባል ይታሰባል ይሄ ቃላት ክብደት ያሳያል ማለት ነው። የተጻፉ ደብዳቤዎች ሲቀየሩ ሲቀመጡ ብዙ ጊዜ ብዙ ትዝታዎችን ይዘው ይቀመጣሉ ማለት ነው። እንዲሁም ደብዳቤ መጽሐፍት የትውስታ መዝገብ ነው። ዛሬ የተጻፈ ደብዳቤ ከአመታት በኋላ ሊነበብ ሲነበብ ያን ጊዜ ያለው ሁኔታ ስሜትን እና አስተሳሰብን ያስታውሳል ማለት ነው። ስለዚህ ልብዳቤ መጻፍ የግል ታሪክ መመዝገቢያ ነው። በትምህርት ዘርፍ ለብዳቤ መጻፍ ተማሪዎችን አስፈላጊ ክሕሎቶችን ያስተምራቸዋል አስተያየትን ብቅደምተከተል ማቅረብ አክብሮትን መጠበቅ እና ግልጽ መሆኑን በደብዳቤ ውስጥ ይማራሉ። ይህ በስራ እና በማህበራዊ ህይወት ውስጥ በጣም የሚያስቅ የሚያገለግል ነው ማለት ነው። ይኸው ደብዳቤ ስንጽፍ ከየት ጀምረን ወዴት እንደምን አድርገን መጨረስ እንዳለብን በደንብ አድርገን በትምህርት አለም ውስጥ ያው በልጅነት ጊዜያችን ተምረናል ማለት ነው። እኔም ተምሬያለሁ። ያው መጽሐፍ በአሁን ሰው ደብዳቤ መጻፍ እችላለሁ ያው ደብዳቤ መጻፍ ፍቅር ባይኖረኝም ባልወደውም ማለት ነው። በዘመናዊ አለም ውስጥ ኢሜል መልእክት ቢበዛም ደብዳቤ መጻፍ አሁንም ዋጋ አለው። የተጻፈ ደብዳቤ ትኩረትን ያሳያል እንክብካቤን ይገልጻል እና አስፈላጊ ነው ማለት ነው። የሚል

እኔ ግልጽ እና በሚማርክ በሚያምር ቀለም የተማረኩ ነኝ የምወደው ቀለም አንዱ ነጭ ነው ነጭ ቀለም ማለት የፍላጎት ግልጽነት እና የጸጥታ ምሳሌ ስለሆነ ማለት ነው። እኔ ስናገር ነው ደግሞ አንዳንድ ጊዜ ባስፈላጊቱ በቀለም ጥሩና ትልቅ ስሜት እንደሚያመጣ ነጭን እጠቀማለሁ ነጭ ቀለም ከሌሎች ቀለሞች ጋር ቀላል እና በሚታወቅ ሁኔታ ሁሉ የሚዛመድ ነው። እንደዚሁም ስለ ግልጽነት እና ስለ ጸጥታና ስለ ተመጣጣኝነት ማስታወሻ ነው ከግልጽነትና ማስተካከል በተያያዘ እንደምን እንደሚያምር ለማሳየት በተለይ እኔ ነጭ ቀለም እንደ ምርጥ ቀለም አድርጌ ነው የምመርጠው ለዛ ነው የምወደው ማለት ነው። ነጭ ቀለም ከፍተኛ ግልጽነትና አንድነትን ያመለክታል ማለትም ሰዎች እኔን እንደ ግልጽ እና እርግጠኛ ሰው ይቆጥሩኛል ይቆጠራሉ ይቆጥሩኛል ብዬ ስለማስብ ማለት ነው። ነጭ ቀለም የሰላም ተምሳሌትም ስለሆነ በተጨማሪ ቀለም በእኔ ውስጥ የአንድነት ስሜት እና የሚያረካ ፍላጎትን ያሳየኛል ማለት ነው። እንደዚሁም ነጭ ቀለም በማዕከላዊ ስፍራዎች ላይ ማስታወሻ ያቀርባል ለምሳሌ ቤት ውስጥ እንደ መሳሪያ ቀለም ሲሆን ሰዎች የተለያዩ አስተሳሰቦችን እንደማይሳዩና ስለጸጥታ ስሜት እንደሚሰጡ ነው። እኔ እንዲሁም የምወደው ነጭ ቀለም ከፍተኛ ግልጽ ጸጥታ አንድነት እና ሰላም ቀላልነትን የሚያመለክት ቀላም ስለሆነ ማለት ነው። በማስታወቂያዎች ወይም በእድል ስፍራዎች ላይ ስለማሳየት እንደምትወድ እንደምወደው ነጭ ቀለም እንደምንም እንደምጠ እንደሚያምር ያስታውቅልኛል ማለት ነው። ሌላው ቀለም በሰው ውስጥ ከፍተኛ ምን ያለው ነገር ነው ሰው የሚመርጠው ቀላም ስለ ስብእናው ስሜቱ አመለካከቱና ይህንን መንገዱ ብዙ ነገር ይነግራል። እኔ በግል የምወደው ቀለም ነጭ ነው። ነጭ ቀለም ቀላልነትን ግልጽነትና ንጽህናን ይወክልልኛል ይሄ ቀለም ሳይሆን ሲመለከት ልብን የሚያረጋጋና ልብን የሚስብ የሚያስደስትና የሚማርክ ሰላምን የሚሰጥ ስሜት ስለሚሰጥ ነው ማለት ነው። ነጭ ቀለም በባህላችን ውስጥ ከፍተኛ ክብር ያለው ነው በብዙ ጊዜ ነጭ ልብስ በደስታና በሰላምና በቅዱሳን አጋጣሚዎች ላይ ይለበሳል ማለት ነው። ይሄ ነጭ ቀለም ከክፋት የራቀ እና ንጹህ ህይወትን እንዲወክል ያሳያል እኔም እንደዚህ አይነት አመለካከት ስላለኝ ነጭ ቀለም እጅግ እወዳለሁ ማለት ነው። በእድሳትና በቤት አዘገጃጀት ውስጥም ነጭ ቀለም ብዙ ጥቅም አለው ነጭ ቀለም ቦታን ሰፊና ብሩህ ያሳያል ሰው በነጭ ቀለም የተዘጋጀ ቦታ ውስጥ ሲቆይ የአእምሮ ሰላም ያገኛል ማለት ነው ይህም ለስራ ለትምህርት እና ለእረፍት ተስማሚ ያደርገዋል ማለት ነው። በአጠቃላይ የምወደው ነጭ ቀለም የሰላም የንጽህና እና የተመጣጣኝነትን የግልጽነት አስተሳሰብ ምልክት ነው። ስለዚህ በልብስ በቤት አዘገጃጀትና በእለታዊ ህይወቴ ውስጥ ይህንን ቀለም ብዙ ጊዜ እመርጠዋለሁ ማለት ነው። በአጠቃላይ ነጭ ቀለም የምወደው ቀለም ሲሆን ግልጽና ጸጥታን አንድነትን ቀላልን ነትን የሚያመለክት ቀለም ነው። ያው በሀገራችን ያው ነጭ ቀለም የሰላም ተምሳሌት ስለሆነ ብዙ ጊዜ ነጭ ቀለምን በጣም እወደዋለሁ ማለት ነው። በተለይ ብዙ ጊዜ ልብስ ራሱ ስለብስ በተለይ አብዛኛውን ልብሶቼ ነጫጭ ልብሶች ናቸው። ለኔ ማራኪ እና ንጹህ የተዋበ ስለሆነ ነጭ ቀለም ለኔ ብዙ ጠቀሜታ አለው። ስለዚህ አዎ እኔ የምወደው ቀለም ነጭ ቀለም ነው።

አዎ ስጦታ መስጠት እወዳለሁ ስጦታ መስጠት በዘይት ውስጥ ከፍተኛ ትርጉም ያለው ባህል ነው ብዬ አስባለሁ። እኔም በጣም ስጦታ መስጠት እወዳለሁ ማለት ነው ምክንያቱም ስጦታ መስጠት ፍቅርን ክብርን እና መተሳሰብን ለመግለጽ ቀላል እና ጥሩ መንገድ ነው ብዬ አስባለሁ። ሰው አሁን ሌላ ሰው ስጦታ ሲሰጥ በቃል ሊነግረው ያልቻለው ስሜት በተግባር ያሳያል ማለት ነው። ስጦታ መስጠት ዋጋ ያለው ነገር መሆን አይከብድም አንዳንድ ጊዜ ትንሽ ነገር ብቻ እንኳን ሰውን እጅግ ሊያስደስት ይችላል። እኔ ብዙ ጊዜ ስርታ ስመርጥ ዋጋውን አልመለከትም ይልቁኑም ለምን ሰው እንደሚሰጥና ምን እንደሚያስደስተው እመረምራለሁ። ይህ ስጦታ ትርጉሙ ያለው አድርገዋል ማለት ነው። በተለይ በበዓላት በልደት ቀን እና በዘርግ ወይም በሌሎች የደስታ አጋጣሚዎች ላይ ስትወዛ መስጠት የሚያስደስት ልምድ ነው ማለት ነው። እኔ ለሰው ስጦታ ስሰጥ በቤቴ በፊቱ ላይ የሚታየውን ደስታ ስመለከት ለራሴ በጣም ደስተኛ እሆናለሁ። ይህ ስሜት ሌላ ምንም ነገር ሊተካው የማይችል የልብ እርካታ ይሰጠኛል ማለት ነው። እንዲሁም ስጦታ መስጠት ግንኙነትን ያጠናክራል ሰዎች እርስ በእርሳቸው ሲሰጣጡ መተማመን ይጨምራሉ ፍቅርን ያጠናክራሉ እና ክርክር ይቀንሳሉ። በአንዳንድ ጊዜ ስጦታ ይቅርታ ለመግለጽ ወይም ልብ ለማሳረፍ የሚያገለግል መንገድ ሊሆን ይችላል ማለት ነው። ስጦታ መስጠት ለሰው አጋርነትና መልካም ልቦና ያሳያል ሰው ለሌላ ሰው ሲሰጥ ራሱን ከራሱ በላይ ሊያስቀምጥ ሲያስቀምጥ ይታያል ይሄ ማህበራዊ ህይወትን የሚያበረክት አንዱ ጥሩ ባህሪ ነው ብዬ አምናለሁ። ማለት ነው ስጦታው መስጠት የሰው ልብ ምን ያህል እንደሚያስብና ለሌሎች ምን ያህል እንደሚጨነቅ የሚያሳይ ተግባር ነው። እኔ ስጦታ መስጠት ስወድ ለሰው ደስታን መወጣጣት እና እንጂ ለራሴን ለማሳየት አይደለም። ሰው ሲደሰት ማየት ራሴን ያሳርፋል ይህም ስጦታን መስጠት ይበልጥ እንድወድ ያደርገኛል ማለት ነው። አንዳንድ ጊዜ ስጦታ እጅ በእጅ የሚይዝ ነገር ብቻ የሆንን ጊዜ መስጠት ምክር መስጠት መርዳት ወይም ጥሩ ቃል መናገር እንኳን ስጦታ ሊሆን ይችላል። እኔ አንዳንድ ጊዜ ለዚህ ጊዜዬን ስሰጥ ወይም ችግሩን ስሰማ እንደ ትልቅ ስጦታ እቆጥራለሁ ማለት ነው። እነዚህ አይነት ስጦታዎች ገንዘብ የማይፈልጉን ነገር ግን ልብን ይፈልጋሉ ያው እኔ ደግሞ የስጦታ ትንሽ የለውም ብዬ የማስብ አይነት ሰው ነኝ። እኔ ስጦታ ስለበዛ በትልቅ ዋጋ ስለተገዛ በትንሽ ዋጋ ስለተገዛ አይደለም ስጦታ ዋናው ስሜትንና አሳብ መግለጽ ነው ብዬ አስባለሁ ማለት ነው። በማህበራዊ ህይወት ስጦታ መስጠት ሰዎችን ያቀራርባል ቤተሰብ መካከል ፍቅርን ያጠናክራል በጓደኛው መካከል ደግሞ መተማመንን ያበረታታል ማለት ነው። በስራ ቦታም ክብርና መተባበር ይጨምራል ስጦታው መስጠት አንዳንድ ጊዜ ክርክርን ለማስታገስ የሰበረ ግንኙነትን ለመጠገን ይረዳል ማለት ነው። እኔ ስጦታ ስጦታ ስሰጥ የሚሰጡ ሰው ሁኔታ ፍላጎትና የህይወት ህይወታውን እመለከታለሁ ይህ ስጦታውን በተለይ የሚጠቅም እና የሚታወቅ ያደርጋል ማለት ነው። ሰው እንደ ልቡ የተመረጠ ስጦታ ሲቀበል በጣም ይደሰታል ስለዚህ እኔ ይህንን ነገር በጣም እጠነቀቃለሁ ማለት ነው። ስጦታ መስጠት ለኔ ልምድ ብቻ ሳይሆን ይሄ ህይወታ ካለው ሰው ሲሰጥ ራሱን ይሰጣል ፍቅርን ያካፍላል እና አለምን ትንሽ የተሻለ ያደርጋል። ስለዚህ እኔ ስጦታን መስጠት በልቤ የምወደው ነገር ነው ማለት ነው። በአጠቃላይ የሰጠኋት መስጠት እወዳለሁ ምክንያቱም ደስታን ማካፈል ፍቅር ማሳየት እና ግንኙነታችንን ማጠናከር ያስችላል ማለት ነው። ስጦታ ትንሽ ቢሆንም ከልብ ሲሰጥ ትልጉም አለው ብዬ አስባለሁ ማለት ነው። ስለዚህ አዎ እኔ ስጦታ መስጠት እወዳለሁ። በተለይ ለጓደኞቼ የተለያዩ ፕሮግራሞች ሲኖሩባቸው የቀለዋይት ፕሮግራም ሊኖር ይችላል የሰርክ ፕሮግራም ሊኖር ይችላል ምድርቃት ሊኖር ይችላል ልደት ሊኖር ይችላል እነዚህ ፕሮግራሞች ባሉ ሰዓት ያው ስጦታዎችን ይዤ እሄዳለሁ። ያው ያለኝን በአቅሜ በምችለው መንገድ የምሰጠው ስጦታ ትርጉም እንዲኖረው ስለምፈልግ የምችለው በአቅሜ ስጦታዎችን ገዝቼ ስጦታዎችን ሰጥተዋል ማለት ነው። ይሄ ደግሞ ለኔ የአእምሮና የመንፈስ ደስታ ይሰጠኛል ማለት ነው። ስለዚህ ይሄ የምሰጠው ስጦታ ለምሰጠው ሰው ውስጥም ትልቅ ቦታ እንዲኖረኝ አድርጌ ነው የምሰጣቸውን ስጦታዎችን መርጠህ ማለት ነው። አዎ እኔ ብዙ ጊዜ ስጦታውን መስጠት እወዳለሁ

አዎ በአንድ ጊዜ ብዙ መስራት ስራዎችን መስራት እችላለሁ በአንድ ጊዜ ብዙ ስራዎችን መስራት በዘመናችን ብዙ ሰዎች የሚሞክሩት ልምድ ሆኗል እኔ በአንድ ጊዜ ስራዎችን መስራት መሞከር እችላለሁ ነገር ግን ይሄ ሁልጊዜ ቀላል አይደለም አንዳንድ ጊዜ ይሄ ችሎታ ጊዜን ለማዳን እና ብዙ ሃላፊነቶችን ለመውጣት ይረዳል ነገር ግን ከመጠን በላይ ሲሆን ድካም እና ውጥረትን ያመጣል ማለት ነው በቀናት ብዙ ጊዜ ሰው በአንድ ጊዜ ከአንድ በላይ ስራ ሲያደርግ እያንዳንዱ ስራ በሙሉ ትኩረት ማድረግ ይከብዳል እኔ ራሴን ስመለከት አንዳንድ ጊዜ ስራ ስሰራ ሌላ ነገር እያሰብኩ እገኛለሁ ይህም ስህተት እንዲፈጠር ወይም የስራ ጥራት እንዲቀንስ ሊያደርግብኝ ይችላል ስለዚህ በአንድ ጊዜ ብዙ ስራ መስራት ሁል ጊዜም ውጤታማ አይሆኑም ማለት ነው ይኸው አንዳንድ ጊዜ ሌሎች ችግሮች ሊፈጠሩ ይችላሉ ነገር ግን አንዳድ ጊዜ አንዳንድ ቀን ስራዎችን በአንድ ጊዜ ሲደርሱ መስራት ይችላል ለምሳሌ ሙዚቃ እየሰማሁ እ ማጽዳት ወይም ምግብ ማብሰል ማድረግ እና መናገር ይቻላል እችላለሁ ማለት ነው። እኔ እነዚህ ነገሮች ስለማደርግ በአንድ ጊዜ ብዙ ስራ ማዳረግ ሁል ጊዜም አይጎዳኝም ነገር ግን ከፍተኛ ትኩረት የሚፈልጉ ስራዎችን ሲመጡ አንድ ነገር ብቻ መስራት እመርጣለሁ ማለት ነው በአንድ ጊዜ ብዙ ስራ መስራት በአንድ ጊዜ ብዙ ስራ ማድረግ ጊዜን እንደሚቆጥበው ይታሰባል ነገር ግን ብዙ ጊዜ ተቃራኒ ይሆናል ስራ ከአንድ ወደ ሌላ በፍጥነት ሲቀየር አይምሮ ይደክማል ጊዜ ይጠፋል ማለት ነው አሁን ይሄንን ነገር ስለማውቀው ስራዎችን በቅደም ተከተል እያዘጋጀሁ አንድ በአንድ እሰራለሁ ማለት ነው እኔ ለራሴ የተወሰነ ስርዓት አለኝ መጀመሪያ አስፈላጊ ስራዎችን እመርጣለሁ ከዚያም ቀላል እና አጭር ስራዎችን እከተላለሁ ይህ ስርዓት በአንድ ጊዜ ብዙ ስራ ለመስራት ያለኝን ፍላጎት በመቆጣጠር ላይ ስራ ጥራትን እንዳይቀንስ ይረዳኛል ማለት ነው ሌላው ያው በአንድ ጊዜ የብዙ ስራዎች መስራት በዘመናችን በጣም የተለመደ ነው። ስልክ ሲመልስ ኢሜል መጽሐፍ ስራ ላይ